እሺ እንግዲህ የማወራበት ርዕስ ምን ይባላል አስቀምጥ ይላል? አስቀምጥ ማለት እንግዲህ ምን ማለት ነው አንደኛ ቃሉ ትእዛዛዊ ቃል ነው። ለሁለተኛ ወገን የምንሰጠው የትእዛዝ ቃል ነው ማለት ነው። ያ ማለት ተናጋሪው ሌላ እኛ ነን ድርጊቱን ፈጻሚው ወይ ድርጊቱ የሚያርፍበት ሰው ደግሞ ሌላ ሰው ነው ማለት ነው ከእኛ ውጪ የሆነ ሰው ነው ማለት ነው። እንግዲህ አስቀምጥ ብለን ስናዝ ምን እያልነው ነው የያዘው ነገር ካለ እንዲያስቀምጠው ወይንም ደግሞ እንዲተው ነው አስቀምጥ የሚባለው። ይሄን ነገር ያው በምሳሌ ባስረዳ ይሻላል። ለምሳሌ ያህል አብሮኝ ያለ ሰው ወይ እህቴ ልትሆን ትችላለች። እህቴ የሆነ እቃ ታነሳለች ወይንም ደግሞ ትይዛለች። ለምሳሌ ያህል ሰዓት ሊሆን ይችላል የእጅ ሰዓት ያኔ እጅ ሰዓት ብድግ አድርጋ ልታደርግ ስትል ልታስር እጇ ላይ ስትል አስቀምጪ እላታለሁ ማለት ነው። እንግዲህ አስቀምጪ ስላት መልሰሽ ያገኘሽው ቦታ አድርጊ እንደማለት ነው። ወይንም ደግሞ ልታደርጊ ያሰብሽውን ወይንም ልታስሪ ያልሽውን ተይ እና ያሹን እቃ ካነሳሽበት ቦታ ላይ መልሺ እያልኳት ነው ማለት ነው። ስለ እጄ ይሄ ያው አስቀምጥ የሚለው ቃል በተለያየ ነገር ውስጥ ሊነገር ወይንም ሰዎች ሊጠሩት ይችላሉ ይህን ቃል። ሌላው ነገር ደግሞ ለምሳሌ ያለው በሀሳብም ደረጃ ሊሆን ይችላል። ይሄን ሀሳብ ተው ብዬ ነበር ሊባል ይችላል ወይንም ደግሞ አስቀምጥ ብዬ ነበር። ሊሆን ይችላል ግን ከዚህ ከሀሳብ በተጨማሪ ገንዘብ ላይ ቢሆን የተሻለ ይገልጸዋል ቃሉን። ለምሳሌ ገንዘብ አስቀምጥ ወደፊት ለአንዳንድ ነገሮች ይሆኑናል ሲባል ይሰማል ያ ማለት ምን ማለት ያው ገንዘብ ቆጥብ እንደማለት ነው እዚህ ጋር ሲመጣ ያው ሌላ ትርጉም ነው የሚሰጠው። ገንዘብ አስቀምጥ ሲባል ወይንም ደግሞ እከሌ ገንዘብ ያስቀምጣል የሚባለው ገንዘቡን ያስቀምጣል ማለት ገንዘብ ይቆጥባል እንደማለት ነው የሚቆጥበው ገንዘብ አለው እንደማለት ነው። ወይንም ደግሞ ገንዘብ አስቀምጠሃል እንዴ ይባላል ስለዚህ ያ ገንዘብ አስቀምጠሃል እንዴ የሚባለው ገንዘብ ቆጥበሀል ወይ እንደማለት ነው ወይንም አባካኝ አይደለህም? እጅህ ላይ ገንዘብ አለ ወይ እንደማለት ይገልጸዋል ማለት ነው። ስለዚህ ያው አስቀምጥ የሚለው ቃል በገንዘብ ሲሆን ይህን ትርጉም ይሰጠናል ማለት ነው።

እሺ ቀጣዩ የምናየው ቃል ቀጠሮ ይሰኛል። ቀጠሮ ማለት እንግዲህ ምን ማለት ነው? ብለን ስናይ ቀጠሮ ማለት አንድ ነገር ለማድረግ ድርጊት ሊሆን ይችላል የምንይዘው የጊዜ ገደብ ወይንም ደግሞ የምንይዘው ጊዜ ማለት ነው። ቀጠሮ የሚባለው ነገር እንግዲህ ነገሩ ሳይደረግ ወይንም ደግሞ ሳይፈጸም ሊፈጸም የታሰበበትን ጊዜ መቁረጥ ወይንም ደግሞ እቅድ ማድረግ እንደማለት ነው። እንግዲህ ቀጠሮን በተለያየ ነገር ውስጥ እናገኘዋለን ይሄ ቀጠሮ የሚለውን ቃል ለምሳሌ አንድ ሰው ነገ ቀጠሮ አለብኝ ብሎ ከተናገረ ነገ የማገኘው ሰው አለ እንደማለት ነው። ነገ ቀጠሮ አለብኝ ከተባለ ነገ የማገኘው ሰው አለኝ እያለ ነው ማለት ነው ወይንም ደግሞ ነገ የሚሄድበት ቦታ አለ ማለት ነው። ስለዚህ ይህ ሰውዬ እንግዲህ አነጋገሩ ምንድነው? ነገሩ ገና ሳያልፍ የሚነገር ወደፊት ያለን ነገር የምናወራበት ሂደት ነው አንድም ቀጠሮውን ስናይ ያው ያለፈን ነገር ቀጠሮ አይባልም ስለዚህ ወደፊት ያለ ነገር ነው። ለምሳሌ ሰዎች እንግዲህ በተለያየ ቦታ ላይ ስለ ቀጠሮ ሊያወሩ ይችላሉ። አንድ ሰው ፍርድ ቤት ሄዶ ቀጠሮ ይሰጠኝ ብሎ ሊጠይቅ ይችላል። ያ እንግዲህ የሚጠይቅበት ምክንያት ወይንም ደግሞ ከዚያ ያለው አካል ለዚህ ቀን ቀጠሮ ሰጥቻችኋለሁ ይላል ማለት ነው። ለምንድነው ቀጠሮ የሚሰጠው እዚህ ጋር ስናይ አንደኛ ነገሩን በትክክል ለማውጣት ወይንም ደግሞ በትክክል እውነታውን ለማወቅ የሚደረግ የሚሰጥ የጊዜ ሂደት ወይንም ደግሞ የቀናት ሂደት ነው ማለት ነው። አንድን ነገር ለመወሰን የሚከብደንን ነገር ወይንም ደግሞ ያን ነገር ጊዜ ሰጥተኑ ለማየት የምንፈልገው ሂደት ቀጠሮ ይባላል ማለት ነው። እንግዲህ ሰውየው እዚያ ጋር ቀጠሮ ሲሰጠው ያንን ነገር በደንብ ማወቅ ወይንም ደግሞ ማጣራት እንደፈለገ የሚያሳይበት ሂደት ነው ማለት ነው። ያው ሰዎች ደግሞ በዚያ በተሰጠው የጊዜ ሲደርስ በሰአቱ ይደርሳል ማለት ነው። ሌላው ነገር አንዳንዴ ምን ሲባል ይስተዋላል ቀጠሮ አላከበረም ይባላል። ቀጠሮ አላከበረም ማለት አንድ ሰው ተነግሮት በዚህ ቀን ና ወይም ደግሞ በዚህ ሰዓት እንገናኝ ተብሎ በዚያ ሰዓት ላይ ሳይመጣ ሲቀር ወይንም ከነጭራሹም ሊቀር ይችላል። ስለዚህ ወይንም ደግሞ ያው የተባለው ቦታ ላይ ካልተገናኙ ቀጠሮ አክባሪ አይደለም ማለት ነው ተብሎ ይነገራል ማለት ነው። ያው ከቀጠሮ ጋር እንግዲህ ብዙ ነገሮችን ማየት ይቻላል አንዳንዴ ስለ አንድ ጉዳይ ሰዎችን ስንጠይቅ ጉዳዩ በቀጠሩ ተይዟል ብለው ያወራሉ ማለት ነው። እንግዲህ እንደዚያ የሚሉት ምንድነው? ውሳኔ አልተሰጠበትም ለውሳኔ ሌላ ቀን ተሰጥቷል እንደማለት ነው። ውሳኔ የሚወስነው ሌላ ቀን ነው ግን ቀኑ ግን የሚታወቅ ቀን ነው እዚህ ጋር የሚሆነው ከሌላ ነገር የሚለየው ምንድነው? ቀኑ የሚታወቅ ቀን ሆኖ ቀን የተቆረጠለት ነገር ነው ማለት ነው ይታወቃል። አልደረሰም ግን ደግሞ መቼ እንደሆነ ደግሞ ይታወቃል። ልክ ያ ሲሆን ምንድነው የሚባለው? በቀጠሮ ተይዟል ወይንም ቀጠሮ ተሰጥቶታል ይባላል። ስለዚህ መቼ እንደሚሆን ቀኑ ይታወቃል። ያው ውሳኔው ግን አልተወሰነም ውሳኔው የሚወሰንበት ቀን ተቆርጧል እንደማለት ነው። እና ያው ቀጠሮን በዚህ መልኩ ማየት እንችላለን

እሺ ቀጣይ ላይ እንግዲህ የምናገኘው ቃል ምን ይላል እዚህ ይላል? እዚህ ማለት እንግዲህ የሆነ ቦታን መግለጫ ቃል ነው። በተዘዋዋሪ ነገሩ ያለበትን ቦታ የምንገልጽበት ቃል ነው ማለት ነው። እዚህ የሚለው ቃል። አንደኛ ነገር ለምሳሌ የሆነ እቃ የሚፈልግ ሰው ይመጣና እንትን የት ነው ያለው? ብሎ ሲጠይቅ እዚህ ነው እንላለን ማለት ነው። ያ ማለት እንግዲህ ጠያቂው ከእቃው ወይንም ደግሞ ከእኛ ያለ የተወሰነ ርቀት አለው አንጻራዊ ነው። ይሄ እዚህ የሚለው ቃል አንጻራዊ የሆነ ነገርን የመግለጫ ቃል ነው። ስለዚህ እዚህ ነው ካልነው ምንድነው እሱ? እኛ ስር ነው እቃው ያለው ማለት ነው። ስለዚህ ግን ጠያቂው ሰውዬ ግን ትንሽ ከእኛ ራቅ ብሎ ነው ያለው ስለዚህ አጠገባችን ነው እንደማለት ነው። እዚህ የሚለው ቃል አጠገባችን ነው። የሚባል ነገር ወይንም ደግሞ እስራችን እየሆነ ወይንም አብረን ያለነው ነገር እዚህ ብለን እንጠራዋለን ለምሳሌ ያው እዚህ የሚለው ቃል የተለያዩ ነገር ላይ ሲጠቀሙት እናያለን። እዚህ ኢትዮጵያ ውስጥ ብዙ ብሄር ብሄረሰቦች አሉ። ብንል እኛ ያለነው እዛው የተነገረው ነገር ባለቤት ጋር እንደሆነ በግልጽ ያስታውቃል። ለምሳሌ አሁን ያልኩት አረፍተ ነገር እዚህ የሚለው ቃል የሚጠቅሰው አንደኛ እኛ ኢትዮጵያ ውስጥ መሆናችንን መረዳት ይችላል ማለት ነው። አድማጩ ተናጋሪው እዚህ ብሎ ከጠራ እሱ ነገር ውስጥ እንዳለ ወይም ደግሞ በነገሩ በነገሩ ቅርበት ላይ እንዳለ ያሳየናል ማለት ነው። እና ያው እዚህ የሚለውን ቃል ከተለያዩ አረፍተ ነገሮች ጋር ማየት እንችላለን። ለምሳሌ አንድ ሰው መንገድ ላይ እዚህ አካባቢ ጤና ጣቢያ ታውቃለህ እንዴ? ብሎ ሊጠይቅ ይችላል። ይህ ማለት ምንድነው? ከዚህ ሳይርቅ እንደማለት ነው እዚህ አካባቢ ሲል ያልራቀ ቦታ ወይንም እዚህ ቦታ ላይ እንደማለት ነው። ያው እዚህ የሚለውን ቃል እንግዲህ እንደ ጥገኛም ሆኖ ይገባል ከሌላ ቃላቶች ጋር። እና በቅርብ ርቀት ላይ ያለ ጤና ጣቢያ ታውቃለህ ወይ? ሊል ፈልጎ ነው ማለት ነው። ስለዚህ ሰውየው የፈለገው ምንድነው? አንደኛ ጤና ጣቢያ ፈልጓል ግን ምን አይነት ጤና ጣቢያ ሲባል እሱ ካለበት ብዙ ርቀት የማያስኬደው ወይንም ደግሞ በቅርበት ያለ ጤና ጣቢያ አለ ወይ እያለ ነው ማለት ነው። እና እዚህ የሚለውን ቃል ያው እንደየ ቃሉ አገባብ ወይንም እንደየሰውየው ተናጋሪ እንደየሀሳቡ ትርጓሜውም ሊለያይ ይችላል ማለት ነው። ሌላው ነገር ያው ለምሳሌ እዚህ ቦታ ላይ በፊት እንትና ነበረ ብሎ ሊያወራ ይችላል። እንግዲህ ይሄ እዚህ ቦታ ላይ ሲል በተለያየ ተቋም ውስጥም ሊሆን ይችላል። እዛ ተቋም ውስጥ እንግዲህ አሁን ሌላ ሰው ኖሮበት ወይንም ደግሞ ራሱ ኖሮበት ወይ የተቀየረ ነገር አለ ማለት ነው። ግን እዛ ቦታ ላይ ሌላ ሰው እንዳለ እየተናገረ ነው ማለት ነው። እና ጠቅለል አድርገን ስናየው እዚህ የሚለው ቃል ሁኔታው ከተናጋሪው የራቀ አይደለም ማለት ነው ወይንም ደግሞ ቦታን የሚገልጸው ግን ቦታው ተናጋሪው ያለበት ቦታ ላይ ነው ማለት ነው። ያው ነው ተናጋሪው ያለው እዛው ሆኖ ስለ አለበት ቦታ እያወራ ነው ማለት ነው። እዚህ ብሎ ሲያወራ ስላለበት ቦታ ወይንም ደግሞ እሱ ስላለበት ነገር ውስጥ እያወራ ነው ማለት ነው። ከዛ በተጨማሪ እዚህ ነገር ውስጥ እጅህን እንዳታስገባ ይባላል። ለምሳሌ እዚህ ነገር ውስጥ ሲባል ነገሩ ከሰውየው ጋር ወይንም ደግሞ እዛው ወይንም የሆነ ነገር እያወሩ ያ የሚያወሩት ነገር የሚያውቁት ነገር አለ ስለዛ ነገር እያወሩ ነው። ያወሩት ግን አሁኑኑ ነው አሁኑኑ እያወሩ እዛው ወሬ ውስጥ ሆኖ ነው እዛው ወሬ ውስጥ ስለሆኑ እዚህ ነገር ውስጥ እጅህን እንዳታስገባ ብሎ ያወራል ማለት ነው። ስለዚህ ይሄ የቆየ ወሬ ወይንም ምናምን ሳይሆን ወዲያውኑ እያወሩ እያለ ነገሩን ስም ሳይጠራ የሚያወሩበት ነገር ወይንም የተግባቡበት ነገር ስላለ እዚህ ነገር ውስጥ ብሎ ይናገራል ማለት ነው። እንግዲህ ከእነዚህ ትርጓሜዎች እናያለን። ከዛ በዘለለ ያው

እሺ ቀጥለን የምናየው ቃል ማስተካከያ ይሰኛል ማስተካከያ ማለት እንግዲህ ቀጥተኛ ትርጉሙ ማሻሻያ እንደማለት ነው። ማስተካከያ የሚለው ቃል የተለያየ ነገር ውስጥ አስገብተን ልንጠቀመው እንችላለን። ለምሳሌ አንድ ነገር ህግ ሊወጣ ይችላል። ያ ህግ የወጣ ህግ እንዲጸድቅ የተለያዩ ገምጋሚዎች ይኖራሉ። እነዛ የተደራጁ ገምጋሚዎች ያንን ህግ በደንብ አድርገው ከተለያየ አንግል ከተለያየ አቅጣጫ ይገመግማሉ። እና ያን የገመገሙትን ነገር እንግዲህ እዛ ጉዳይ ላይ የተለያየ ሀሳብ ይሰጣል ከሰዎች የሚሰነዘሩ ሀሳቦች ይኖራሉ። አንዳንድ ጊዜ ያው አይሆንም ተብሎ የታሰበ ወይንም ደግሞ ይሄ ነገር እዚህ ጋር አስፈላጊ አይደለም ወይንም ትክክል አይደለም ብለው ያሰቡትን ነገር ያወጡና እዛ ነገር ላይ ማሻሻያ ይሰጡበታል ወይንም ደግሞ ማስተካከያ ያደርጋሉ ማለት ነው። ያ ማስተካከያ እንግዲህ ምን ይባላል ማሻሻያ ይባላል ማለት ነው። ስለዚህ አንዳንድ ህጎች ማሻሻያ ተደርጎበታል ተብሎ ይነገራል ማለት ነው። እንግዲህ እንደዛ ሲደረግ ነው ያው ማሻሻያ ሲሰጥበት ያው አንዳንድ ህጎች ማስተካከያ ተሰጥቶበታል እንደማለት ነው። ያው ይሄ ማስተካከያ የሚለው ቃል የተበላሸን ነገር ወደ ምንድነው ይሄ ወደ የሚጠቅም ነገር ወይንም ደግሞ አሪፍ ወደሆነ ነገር መቀየር ነው። የሚሆነው ሌላው አንዳንዴ ያው በቤት ውስጥ ለምሳሌ ቤት እያስተካከልኩ ነው ይባላል ቤት እያስተካከልኩ ነው የሚለው ቃል እዚህ ጋር እያስተካከልኩ ነው ብላ አንድ ሰው ስትናገር ምን ማለት ነው? ነገሮችን በየቦታቸው እያደረኩ ነው ወይንም ደግሞ በሚያምር መልኩ እያስቀመጥኩ ነው እያለች ነው ማለት ነው። ከተለያየ ነገር አንፃር ሊሆን ይሆናል ይሄን ነገር የምትለው አንደኛ እቃን ቦታ እየቀየረች ይሆናል ወይንም ደግሞ ያው እቃዎችን መቀመጥ ባለባቸው ቦታዎች ላይ እያስቀመጠች ነው ማለት ነው። ሌላም ነገር ቢሆን ያው እነዛን ነገሮች ብቻ እየቀያየረች ነው ማለት ነው። ስለዚህ ወይንም ደግሞ መጀመሪያ ከነበረው ወደ የሚመች ሁኔታዎች እየቀየረችው ነው ማለት ነው መጀመሪያ ላይ ከነበረው ነገር ወደሚመችና ወደ አዲስ ነገር ይገልጸዋል ይሄማ አዲስ ነገር የሚለውም ነገር ይገልጸዋል። አዲስ ነገር ሆኖ ግን ያው የሚጠቅም አይነት ነገር ወይ ያው እንደ ሁኔታው ነው አንዳንድ ነገሮች መጥቀም ሳይሆን ደስታን ደስ ወደሚለው ደስታም ሲባል ደስታም ጥቅም ስለሆነ እርግጥ እንደዛ ለይታ ወደሚያምር ነገር እየቀየረችው ይሆናል። ስለዚህ ቤት እያስተካከልኩ ነው ብላ ትላለች ማለት ነው። ስለዚህ ማስተካከል ማለት አንድ የተበላሸ ነገር አለ ያ የተበላሸውን ነገር ያንን የተበላሸውን ነገር ማሻሻያ ማድረግ ወይንም ደግሞ እንዲጠቅም ማድረግ ማለት ነው። ሌላው ማስተካከያ ተሰጠው ወይንም ደግሞ ማስተካከያ ሰጥቶታል ሲባል በተለያየ ጥናታዊ ጽሁፍ ላይ ለምሳሌ ያንን ጥናታዊ ጽሁፍ የሚገመግም አድቫይዘር የሚባል ነገር አለ። አድቫይዘር ማለት እንግዲህ ተከታታይ ወይንም ክትትል አቅጣጫ የሚሰጥ ወይንም መካሪ እንደማለት ነው። እና ያ ጥናታዊ ጽሁፍ ተጽፎ እስከሚያልቅ ወይንም ደግሞ በየሆነ ጊዜ መሃል ላይ ለዛ ለሚከታተል ሰው አቅጣጫ ለሚሰጥ ሰው ጽሁፋችንን እናሳያለን ማለት ነው። እንግዲህ ያው ጽሁፋችንን ስናሳይ እሱ ደግሞ ያን ነገር አይቶ መስተካከል ያለበትን ቦታ ይነግረናል ወይንም በምን አይነት መንገድ እንደምንሰራው ይነግረናል። ስለዚህ ያ የሚነግረን ነገር ምን ይባላል ማስተካከያ ሰጠን ይባላል ማለት ነው። የተበላሸን ነገር ወደ የሚጠቅም ነገር መቀየርም ይሆናል ወይንም ደግሞ አንድ የማይሰራን ነገር እንዲሰራ ሲደረግም ማስተካከያ ተደረገበት። ይባላል።

በቀጣይነት እንግዲህ ምግብ ቤት የሚለውን ቃል እናያለን። ምግብ ቤት የሚባለው ምንድነው? እሱ ሁለት ቃል ነው ያለው እዚህ ጋር። አንደኛው ምግብ የሚለው ቃል ነው ሁለተኛው ቤት የሚለው ቃል ነው ሁለቱ የተለያዩ ትርጓሜ ያላቸው ቃላት ናቸው። አንድ ላይ ሲሆኑ ደግሞ ሌላ ትርጉም ይኖረዋል ማለት ነው። ለምሳሌ ምግብ የምንለው ነገር ሰዎች ለመኖር ሲሉ የሚጠቀሙበት ሰውነታቸውን የሚገነቡበት ነገር ነው። ምግብ የሚባለው ሌላው ደግሞ ያው ቤት የሚለው ነገር ደግሞ እንደ መጠለያነት የሚያገለግል እና ከተለያዩ ነገሮች የሚሰራ ከለላ ያለው ነገር ነው። እንግዲህ እነዚህ ሁለት የተለያዩ ትርጓሜ ያላቸው ነገሮች አንድ ላይ ሲሆኑ ምን ይሰጣሉ የሚለው ነገር የሚበላ ነገር ያለበት ቤት እንደማለት ነው። ምግብ ቤት ማለት በተወሰነ ቦታ ላይ ሆኖ እዛ ውስጥ ስንገባ ወይንም እዛ ቤት ውስጥ ስንገባ የሚደረገው ድርጊት መመገብ ወይንም ደግሞ መብላት ነው ማለት ነው። እንግዲህ ያው በተለይ በከተማ ውስጥ በጣም ብዙ ምግብ ቤቶች ተከፍተው እናያለን ለአገልግሎት ክፍት ሆነው እናያለን ያው ምግብ ቤት እንደ አንዱ የስራ መስክ የሚታይ ነው። ምግብ መስራት እና ለሰዎችን መመገብ በጣም ምርጥ እና አሪፍ የስራ መስክ ተብሎ ይታያል። እንደውም እና ያው እንግዲህ ምግብ ቤት የሚባለው ክፍል ላይ ስንመጣ በጣም ብዙ የተለያዩ አገልግሎቶች ሊሰጥ ይችላል። ያው የተለያዩ ምግቦች ይዘጋጃሉ ተጠቃሚው እንደየሚፈልገው የምግብ አይነት ይመርጣል ወይንም ደግሞ ያዛል ማለት ነው። በትእዛዙ መሰረት እንግዲህ እዛ ምግብ የሚያዘጋጁ ሰራተኞች አሉ ወይንም ደግሞ ምግብ ሰሪዎች አሉ ማለት ነው። እነዚህ ምግብ ሰሪዎች እንግዲህ ምግብ በመስራት ልምድ ያላቸው ወይንም ደግሞ በተደጋጋሚ ምግብ የሰሩ ቆንጆ አሰራር የሚችሉ ሰዎች ናቸው እዚህ ቦታ ላይ የሚሆኑት ማለት ነው። ስለዚህ በዛ መሰረት የሚፈልገው አይነት ምግብ ተሰርቶለት ይመገባል። ምግብ ቤት በአጠቃላይ እንደየሁኔታው ይለያያል አንዳንድ ምግብ ቤቶች ተለይተው ስጋ ብቻ የሚሸጥባቸው ምግብ ቤቶች አሉ። አንዳንድ ምግብ ቤት ደግሞ ስጋ ነገር የማይሸጥባቸው ይሄ ከስጋ ውጪ ያለ ነገር የሚሸጥባቸው ቤቶች አሉ። መጠጦች ስንል ውሃ ሊሆን ይችላል የሃይላንድ ውሃ ይሆናል እንደገና ደግሞ ይሄ ለስላሳ መጠጦች ብለን የምንጠራቸው እንደ ምሪንዳ ስፕራይት ኮካ አናናስ ምናምን ብቻ የመሳሰሉ የለስላሳ መጠጦች አንድ ላይ ይቀርባሉ ማለት ነው። እንደየሰውየው ፍላጎት ሌላው ምግብ ቤት ላይ እንግዲህ በዛው ተያይዞ አልኮል ነክ የሆኑ መጠጦችንም እናገኛለን። አንዳንድ ሰዎች ምግብ ተመግበው ያው መጠጥ ሲፈልጉ አልኮል ነገሮችን የሚጠቀሙ ሰዎች አሉ። እንግዲህ እነሱ ያው ምግብ ቤቶች ሁሉንም በአንድ ላይ ይይዛሉ እንደየሰው ፍላጎት ነው የሚያስተናግዱት ወይንም ደግሞ የሚሰጡት ማለት ነው። ሌላው ነገር ያው ሰዎች ብዛት የሚባለው ሰው ምግብ ተጠቅሞ ወይንም ምግብ ቤት ላይ ገብቶ እንግዲህ ምግብ ከበላ በኋላ ውሃ መጠጣት የሚያስደስተው ሰው አለ ይሄ ያው በጣም ወሳኝነት ያለው ነገር ነው። የሚጠጣ ነገር ሲባል ያው ውሃ ብሎ የሚያዝ ሰው አለ። እንግዲህ ውሃም ያው ብዙ ለጤና ተስማሚ የሆነ ነገር ነው ይመከራልም ደግሞ ያው ሰዎች ውሃ እንዲጠጡ ይመከራል። ከሌሎች አልኮል እና ለስላሳ ወይንም ደግሞ እነዚህ ሌሎች አሁን ፋብሪካ ውስጥ ተቀናብረው የሚወጡ ነገሮች በበዙ ብዛት በተጠቀምነው ቁጥር የተለያዩ የጎንዮሽ ጉዳቶች አላቸው ወይንም የጎንዮሽ ጉዳት ያመጣሉ

እሺ ልብ የሚለውን ርዕስ እናገኛለን ማለት ነው። እዚህ ጋር ልብ ማለት ምን ማለት ነው? ስንል ልብ እንግዲህ ከሰው ልጅ የሰውነት አካል ከውስጥ ከሚገኙ አካላት ወይንም ከውስጥ ደዌ ከሚባሉ አካላት አንዱ ክፍል ነው። ልብ የተለያዩ ጥቅሞች አሉት ከዚህም በዋናነት የሚታወቀው እንግዲህ የሰው ልጅ የደም ዝውውር ይቆጣጠራል ማለት ነው። ያው ዋናው የደም ዝውውርን የሚቆጣጠርበት ቦታ ልብ ነው። ይሄ ልብ እንግዲህ ያው ያለውን ደም የተለያዩ የሰውነታችን አካላት ጋር እንዲደርስ ፓምፕ እያደረገ ወይንም ደግሞ በሃይለኛ ግፊት እየገፋ ያዳርስልናል ማለት ነው። ከዛ በተዘዋዋሪ ደግሞ ያው የተለያዩ ነገሮችን ያደርጋል። ይሄ ልብ እንግዲህ ከደም ጋር ከተያያዘ ነገር ሌላ ደግሞ ምን ያደርጋል? የ ያስባል ያስባል ስንል ምን ማለት ነው ያው አንዳንዴ ልቤ ነገረኝ ልቤ አውቆታል ምናምን ይባላል እንግዲህ ይሄ ሴንስ ያለው ነገር ነው። ያው አንዴ የሰው ልጅ በሶስት ነገሩ ሊያስብ ይችላል። አንደኛ ያው አይምሮ ወይንም ደግሞ አንጎል የሚባለው ክፍል ነው ማሰቢያ ክፍል በዋናነት እንደሚታወቀው ጭንቅላት የሚባለው ክፍል ውስጥ ያለነው ይህ አይምሮ የሚባለው ነገር ያው በዋናነት ነገሮችን ለማድረግ ለመንቀሳቀስ ምናምን እንደዚህ ያሉ ነገሮች ያው ከጭንቅላት ጋር በተያያዘ ነገር ነው ለማሰብ የሚያገለግለን ነገር ነው። ሌላው ለማሰብ ከሚያገለግሉን ነገሮች አንዱ ደግሞ ልብ ነው። ያው አንዳንድ ጊዜ ልብ ነገሮችን በደንብ አድርጎ ለመበተን ወይንም ደግሞ የተለያዩ ብቻ ሴንስ አለው ወይንም ደግሞ ስሜት አለው። ይሄ ከሀሳብ ጋር ተያይዞ ከዛ በተጨማሪ ያው ኩላሊታችን አለ ኩላሊት የራሱ ተግባር አለው ከዛ በተጨማሪ እንግዲህ ኩላሊትም ያስባል። ኩላሊት እንዴት ያስባል? ብለን ስናይ ኩላሊት እንግዲህ የተለያየ ኩላሊት ላይ የተለያየ ነገር ሊኖር ይችላል። ከዛ በተጨማሪ ያው እንደ አባባልም የሚባለው እንግዲህ አይምሮ ያሰበውን ልብ ያመላለሰውን ኩላሊት የጠረጠረውን ነው የሚባለው። እና እንግዲህ ያው ኩላሊትም በምርምር እንግዲህ ያ ያስባል ተብሏል ወይንም ደግሞ ይሄ ከሀሳብ ስሜት ጋር በተያያዘ ነገር የራሱ የሆነ ድርሻ አለው። ስለዚህ ያው በዋናነት እንግዲህ ልብ ማለት ያው ከማሰብ ጋር ተያይዞ አንድ ላይ የሚሰራው ስራ ለማለት ነው። በሰውነታችን ከአንድ ቦታ ወደ አንድ ቦታ በደንብ እንዲመላለስ ወይንም እንዲዘዋወር በበቂ ሁኔታ እንዲዳረስ ያደርጋል። እና እነዛን ከደም ጋር በተያያዙ ያሉ ነገሮችን ይከታተላል ማለት ነው። ከደም ዝውውር ጋር ደም እንግዲህ የራሱ ክፍሎች አሉት ይሄ ልብ ማለት የሰው ልብ በመሆኑ ያው ሌላም የእንስሳት ልብ ላይ የራሱ የሆነ ክፍሎች አሉት። እነዚህ ክፍሎች ውስጥ እንግዲህ መላሽ የሚባል አለ ወይንም ደግሞ ዋናው ክፍል እንግዲህ ደም የሚረጨው ማውጫው አለ ደም መላሽ አለ እነኚህ የተለያዩ ቱቦዎች አሉ ማለት ነው። ያ ማለት ደም የሚረጭበት እና እንደገና ደግሞ ተመልሶ ከሰውነታችን ውስጥ ተመልሶ እንግዲህ ወደ ልብ የሚገባበት ሁኔታ አለ። ያው ልብ ላይ እየገባ እንደገና ተመልሶ ተጣርቶ ይወጣል ማለት ነው። በዚህ መሰረት እንግዲህ የሰውነታችን የደም ዝውውር በስነ ስርዓት እንዲሰራ ከሚያደርግልንና እንክብካቤ ማድረግ ካለብን ክፍል አንዱ ልብ ነው። እንግዲህ ልባችን ያው በፊት ለፊታችን የሰውነታችን ክፍል ጋር ይገኛል። ደረታችን አከባቢ ላይ እና የሆዳችን መጋጠሚያ አከባቢ ላይ ልብ ይገኛል ማለት ነው። ያው ዶክተሮችም በተለያዩ በሳይንሳዊ መሳሪያዎች ታግዘው የልብ ምትን ሲያዳምጡ ይስተዋላል በብዛት ማለት ነው እንግዲህ ይህ የልብ ምት

እሺ ቀጣይ የምንለው ርዕስ ባንክ ይሰኛል እንግዲህ ይህ ባንክ የምንለው ነገር ምንድነው ስንል በዋናነት ሰዎች ገንዘባቸውን የሚያስቀምጡበት ወይንም የሚቆጥቡበት ቦታ ነው። ባንክ እንግዲህ በተለያዩ የግል አክሲዮኖች ወይም ደግሞ የግል በቡድን በቡድን ሆነው የራሳቸውን ነገር ብር አዋጥተው የሚመሰርቱበት ነገር አይነት አለ የግል ባንኮች ማለት ነው ሌላው እንግዲህ ያው እንደ አጠቃላይ እነዚህን የግል ባንኮች እና አንድ ላይ የመንግስትን ባንኮች አድርጎ ያው የመንግስት ባንክ አንድ ብሄራዊ ባንክ ነው ያለው። ስለዚህ ሁሉንም ባንኮች አንድ ላይ በማድረግ እንግዲህ ብሄራዊ ባንክ ነው የሚመራቸው ማለት ነው ያ ምን ማለት ነው ህግና ደንብ የሚያወጣው ብሄራዊ ባንክ ነው በዛ ህግና ደንብ መሰረት እንግዲህ ባንኮች የራሳቸውን ስራ ይሰራሉ ማለት ነው እንግዲህ ባንክ በጣም ብዙ አይነት አገልግሎት ይሰጣል አንደኛ ነገር ያው የሰዎችን ብር ተቀብሎ በታማኝነት ያስቀምጣል ማለት ነው ያ የተቀመጠ ብር ለሰውየው የራሱ የሆነ መለያ ቁጥር ወይንም ደግሞ አካውንት ቁጥር ተብሎ የሚታወቀው ወይንም የባንክ ቁጥር ተብሎ የሚታወቅ ቁጥር አለው ያ ቁጥር ያው ሰውየው ይይዛል ሌላው ነገር ደግሞ ያው ደፍተር የባንክ ደፍተር ተብሎ ደፍተር ይዘጋጅለታል ያ ደፍተር ለምንድነው የሚያገለግለው ገቢ ገቢና ወጪን ለመቆጣጠር ያገለግላል ማለት ነው ከዛ በተጨማሪ እንግዲህ ባንኮች የሚሰሩበት የሆነ የራሳቸው ሶፍትዌር ወይንም ደግሞ የራሳቸው ወረብ አላቸው በዛ በዛ ሶፍትዌር አማካኝነት የደንበኞቻቸውን ገቢና ወጪ መቆጣጠር ይችላሉ ማለት ነው ከዛ ባለፈ እንግዲህ ያው ባንኩ ምን ያህል ትርፋማ እንደሆነ ወይንም ደግሞ ምን ያህል ገቢ እንዳስገኘ ምን ያህል ወጪ እንደተደረገ ያለውን ያው በሙሉ የሚቆጣጠሩበት የራሳቸው የሆነ መተግበሪያ አላቸው በዛ መተግበሪያ መሰረት እንግዲህ ሁሉንም የባንካቸውን ደንበኞች ገቢ ወጪ በአንዴ ያው ማወቅ ይችላሉ ማለት ነው አንድ ሰው እንግዲህ ይህንን የባንክ የባንክ ቁጥር ለማስከፈት በራሱ የተለያዩ ነገሮች ያስፈልጋሉ አንደኛና ዋነኛው ነገር ያው መታወቂያ ያስፈልጋል መታወቂያ ስንል ያው የቀበሌ መታወቂያን ጨምሮ አሁን ያው ፋይዳም ተብሎ የሚታወቀው መታወቂያም ያስፈልጋል ማለት ነው ከዛ በተጨማሪ ፎቶ ያስፈልገዋል በፎቶ ማለት ያው የባለቤቱ ጉርድ ፎቶ ግዴታ ነው ሌላ እንግዲህ ከመታወቂያና ከፎቶ ባለፈ ያው የተዘጋጀ የሆነ ቅጽ አለ ያ ማለት የባንክ ቁጥር መክፈቻ የሚል ቅጽ አለ እዛ ቅጽ ላይ እንግዲህ ሙሉ ስለ ሰውየው መረጃ የሚጠይቅ መጠየቅ አለ ያንን መረጃ ሰውየው በደንብ መሙላት አለበት ማለት ነው ያ መረጃ ከሞላ በኋላ እንግዲህ የራሱን ፊርማ ሶስት ጊዜ ያስቀምጣል ወይንም ይፈርማል ያ ተያይዞ እንግዲህ በሶፍት ኮፒ አማካኝነት ወደ እነሱ ወደሚሰሩበት ወይንም ደግሞ ባንኩ ወደሚጠቀምበት ማህበራዊ ድረገጽ ላይ ይመዘገባል ማለት ነው ስለዚህ ያ ልክ ሲመዘገብ ራሱ ድረ ገጹ ቁጥር ይሰጠዋል እንግዲህ ያ ቁጥር የሰውየው የ የሰውየው የባንክ ደብተር ቁጥር በመባል ይታወቃል በዛ ቁጥር መሰረት ነው እንግዲህ ብሩንም ገቢ ወይንም ደግሞ ወጪን ማድረግ ሲፈልግ በዛ ቁጥር አማካኝነት ይጠቀማል ማለት ነው ያው ሰው ገባ ምንድነው እሱ የሰውየውን ስም ይሰጠናል ስለዚህ አሁን ላይ ደግሞ ያው በጣም እየዘመነ የመጡ ነገሮች አሉ ያው ከቴክኖሎጂ ወይንም ደግሞ ይሄ ከመዘመን ጋር ተያይዞ የተለያዩ ነገሮች ይመጣሉ እና በዛ አማካኝነት መጠቀም ይችላል ከዛ በተጨማሪ እንግዲህ ደግሞ የባንክ ካርድ የሚባል ካርድ አለ ያ ካርድ እንግዲህ የሚያስፈልገን ብር ወጪ ለማድረግ ነው ያው ማሽን አለ

እሺ ቀጣይ ላይ የምናየው እንግዲህ ማን ይሰኛል ማን ማለት እንግዲህ የመጠየቃዊ የሆነ ቃል ነው ወይንም ደግሞ ለጥያቄ የምንጠቀምበት ቃል ነው። ማን የሚለው ቃል ወይንም ደግሞ ጥያቄ ሲቀርብልን ምን አይነት መልስ ነው? የምንሰጠው የሚለውን ነገር ስናይ እንግዲህ ማን የሚለውን የባለቤትነት ወይንም ደግሞ ማን ሲባል ሰውን ነው ከዛ በኋላ የምንጠቅሰው ወይንም ደግሞ ሰውን ነው የሚያሳውቀን ማለት ነው። ለምሳሌ ማነው የመጣሁ ብለን ልንጠይቅ እንችላለን በር ሲንኳኳ ሊሆን ይችላል። ወይንም ደግሞ የሆነ ድምጽ ስንሰማ ማነው የመጣው እንላለን? ማነው የመጣው ማለት እንግዲህ። የሆነ ድምጽ ሰምተናል ስለዚህ ከዛ በኋላ የሚሰጠን መልስ የመጣውን ሰው ነው የሚሆነው። እንግዲህ ከዚህ ጋር ማን ከሚለው ቃል ጋር በተያያዘ ያው ብዙ ነገሮችን ማንሳት ይቻላል። እና ሰዎችም ያው በብዙ ነገር ውስጥ ማን ብለው ሲጠይቁ እናስተውላለን ወይንም እንሰማለን። አንደኛውና ያው ዋነኛው ማን ሲባል ማነው ያደረገው ሊባል ይችላል። ማነው ያደረገው ሲባል የድርጊቱ ፈጻሚ ማነው? እንደማለት ነው ለምሳሌ የማነው የዚህ ድርጅት ባለቤት? ብሎ ቢጠይቅ አንድ ሰው ባለቤቱ ማነው ሲባል ሰው ነው ከዛ በኋላ የምንመልሰው ማለት ነው። ወይንም ደግሞ መስራቹ ማነው? የማነው እሱ ንብረትነቱ እንደማለት ነው። ለምሳሌ ይህ ቤት የማነው ሲባል ይሄን ቤት የሰራው ማነው? እንደማለት ነው ወይንም የዚህ ቤት ጌታ ባለቤት ማነው ለማለት ነው። ስለዚህ ማን የሚለው ቃል ባለቤትነትን ነው የሚያመለክተው። ወይንም ደግሞ ከኋላ ሰውን ነው ማለት ነው የምንናገረው። አንድ ሰው ማን ብሎ ሲጠይቅ ሰውን እንድንነግረው ወይንም ባለቤትነትን ለማወቅ ተፈልጎ ነው ማለት ነው። እንግዲህ ይሄ መጠየቃዊ የሆነ ቃል ነው ወይንም ደግሞ ጥያቄ ለመጠየቅ የምንጠቀምበት ቃል ነው። ማን ብቻውን ብዙም ትርጉም አይሰጥም። ግን ያው ማን ከተለያዩ ቃላት ጋር ነው የምንነገረው ማነው እሱ ይባላል እሱ ማነው እንደማለት ነው። የማን ልጅ ነህ ተብሎ ሊጠየቅ ይችላል። ስለዚህ ወላጆችህ እነማን ናቸው ነው? ሌላው በማን ነው የምትጠራው ይባላል ያም ወላጆችህ እነማን ናቸው እንደማለት ነው። ያው በማን የምትጠራው ሲባል ያው ልጆች ስማቸው ሲጠራ አንድ ላይ የአባታቸው ስም ይጠራል ማለት ነው። ማንኛውም ሰው ስሙ ሲጠራ ወይንም ስምህን ጻፍ ሲባል የራሱንና የአባቱን ስም ነው የሚጽፈው ማለት ነው። ስለዚህ አባቱ ያው መጠሪያው ነው ማለት ነው መጠሪያ ስሙ አባቱ ነው። እና አንዳንድ ጊዜ በማን ነው የምትጠራው ይባላል ያ ማለት ማነው ወላጅህ እንደማለት ነው። እንግዲህ ያው ብዙ በዚህ ይሄ ማን በሚል ዙሪያ ላይ ብዙ አይነት ጥያቄዎችን ማንሳት ይቻላል። አንዳንዴ አባትህ ማነው? ወይንም እህትህ ማን ናት ያው ለጾታ ሲሆን ነው ይሄ ማን ናት የሚሆነው ማን ሲሆን ለወንድ ጾታ መገለጫ ነው። ማን ናት ሲሆን እንግዲህ ለሴት መገለጫ ነው ማለት ነው። ማነው የሚለው ነው ለወንድ የሚሆነው። ከዛ በተጨማሪ እንግዲህ ያው ማን የሚለው ርዕስ። ለምሳሌ ማን በሚለው የተረያዩ ተረትና ምሳሌ ያለ ለምሳሌ ያህል ማን ያውጋ የነበረ ይባላል ይሄ ማለት ማን ያውጋ የነበረ ማለት ቦታው ላይ ያለ ሰው ማነው? እና እሱ ያውራ ያየውን ነገር ያውራ እንደማለት ነው ማነው ያውቀው የነበረ የሚለው እና ማን ያርዳ የቀበረ ይባላል ማለት ነው። ያው በአጠቃላይ እነዚህ ምንድነው ይሄ ተረት የሚባለው ያው ቦታው ላይ ያለው ሰው ይናገር ነው። ስለዚህ ማነው ቦታው ላይ የነበረው እየተባለ ነው ማለት ነው። እንደዚህ ሲባል ያው ቦታው ላይ ያየ ሰው ይናገር እንደው ማለት ነው። ያው በአጠቃላይ ይሄ ማን የሚለው ቃል ጥያቄያዊ ቃል ሲሆን ቃሉ ጥያቄያዊ ነው ከሌሎች ቃላት ጋር አንድ ላይ በመሆን ነው ብዙ ጊዜ የሚመጣው እና ግን ይዘቱና ትርጓሜው ወደ ጥያቄ ነው የሚያመለክተው። እንግዲህ ጥያቄያዊ ስንል ደግሞ ለዚህ ጥያቄያዊ መልስ የሚሆነው ደግሞ የባለቤትነትን መግለጫ የሚያሳይ መልስ ነው የሚሰጠው ማለት ነው። ስለዚህ ባለቤትነትን የሚጠይቀው ማለት ነው ይሄ ማን የሚለው ቃል ማለት ባለቤትነትን

እሺ እንግዲህ የስራ ባልደረባ ይላል እርዕሳችን የስራ ባልደረባ ማለት ምን ማለት ነው የሚለውን ነገር ስናይ የስራ ባልደረባ ምንለው እንግዲህ አብረን አንድ ቦታ ላይ የምንሰራ ተመሳሳይ አይነት ስራ የምንሰራ ሰዎች የስራ ባልደረባ እንላለን ማለት ነው። ለምሳሌ አንድ ሰው አንድ ተቋም ውስጥ ወይ አንድ መስሪያ ቤት ውስጥ ሲሰራ ከጎኑ ወይንም ደግሞ አብረውት የሚሰሩ ብዙ እንደሱ ተመሳሳይ የሆኑ ሰራተኞች አሉ እነዛ ሰራተኞች እንግዲህ ለዛ ሰውዬ ምንድነው ሚባለው የስራ ባልደረባ ይባላል ማለት ነው። ይህ ያው ለ የስራ ባልደረባ ማለት ጓደኛም ማለት አይደለም ያው የስራ ባልደረባው ነው ከተባለ አንድ ላይ ነው የሚሰሩት ወይንም ደግሞ አብረው ነው የሚሰሩት እንደማለት ነው ያው ቃሉ የሚያሳየው። ሌላ እንግዲህ ያው ይሄ የስራ ባልደረባ ከሚለው ጋር ተያይዞ ያው ብዙ መስሪያ ቤቶች ላይ እንግዲህ ብዙ አይነት ሰዎች ይኖራሉ። እና ሰዎች አንዳንዴ አብሯቸው መስራት ወይንም ደግሞ ባህሪያቸው ትንሽ አስቸጋሪ ሊሆን ይችላል በመስሪያ ቤት ውስጥ እና የተለያየ ባህሪ ያላቸው ሰዎች ይኖራሉ። ለምሳሌ አንዳንድ ሰው በጣም እሚያረፍድ አይነት ሰው ይሆናል ጠዋት ቶሎ ቦታው ላይ የማይገባ አይነት ሰው ይኖራል። አንዳንዱ ደግሞ ያው በጊዜ ይገባል ግን ያው በደንብ መስራት እማይወድ ሰው አለ ወይንም ደግሞ ነገሮችን አድብቶ አይሰራም በደንብ ጠንክሮ አይሰራም ያው በግዴለሽነት የሚሰራ አለ። ሌላው እንግዲህ ደግሞ ያው ከዚህ መሃል አንዳንዶች ህግና ደንቡ የሚለውን ነገር ብቻ ተከትለው የሚሰሩ ሰዎች አሉ። ሌለኞቹ ደግሞ ከ ይሄ ከህግና ደንቡ በተጨማሪ ያው የሚሰማቸውን ነገር በደንብ ሁሉንም ነገር አድምተው የሚሰሩ ሰዎች አሉ። በአጠቃላይ ያው ሰዎች ከስራ ባልደረቦቻቸው ጋር ወይንም አብረዋቸው ከሚሰሩት ሰዎች ጋር በጥምረት አንድ ላይ ቢሰሩ በጣም የተሻለ ውጤት ያመጣሉ ብዬ አስባለሁኝ። ምክንያቱም ያው አንድ ሰው ከሚሰራው ይልቅ የተለያዩ ሀሳቦች እና የተለያዩ ነገሮች አንድ ነገር ላይ ሲሆን በጣም አሪፍ ውጤት ያመጣል እና የተሻለ ነገር መስራት ይቻላል ማለት ነው። ትርፋማ ትርፋማነትን ማብዛት ይቻላል ማለት ነው። በዚህ መሰረት ያው አንዳንድ ሰዎች እንደዛ ሲያደርጉ ብዙም አይስተዋልም ያው ብዙ ጊዜ እንደዛ ሲደረግ አይስተዋልም ግን ይህ እንደ ባህል ቢለመድ ጥሩ አድርገው የተሻለ የሆነ ውጤት ማስመዝገብ ይችላሉ ብዬ እገምታለሁ። ያው አንዳንድ ጊዜ ባለመግባባት ወይም ባለመስማማት የተለያዩ ጉድለቶች ሊፈጠሩ ይችላሉ። ከትንሽ ስህተት ይልቅ እንግዲህ ተናቦ ባለመስራት ከስራ ባልደረባ ጋር በደንብ እንደ ስራው አስፈላጊነት የአለምናበብ ችግር ሲኖር ያው የተወሰነ ስራ ላይ ክፍተት ያመጣል ወይንም ደግሞ ያውም መጨረሻ ላይ የሚፈልገው አላማ ወይንም ከግብ ሳይደርስ ይቀራል ማለት ነው። ስለዚህ የስራ አጠቃላይ የስራ አፈጻጸም ግምገማ ሲደረግ ዝቅተኛ የሆነ የስራ አፈጻጸም ያስመዘግባሉ ማለት ነው። ያው መጨረሻ ላይ እና ይህንን ነገር ቢያዳብሩት በጣም አሪፍ ነው ብዬ እመክራለሁኝ። ያው የተለያዩ ሀላፊነት ቦታ ላይ ያሉ ወይንም ደግሞ ስራ አስኪያጆች እንደዚህ ያለ ነገር እንዲዳብር እንደ ባህል ተደርጎ ቢያዝ ቆንጆ ነው በስራ ቦታ ላይ ምክንያቱም በቃ ጥሩ ውጤት ለማስመዝገብ አንድ ላይ መተባበር አለባቸው። እርስ በእርስ መተባበር አለባቸው ብዬ ነው ማምነው በግሌ። እና በአጠቃላይ ያው የስራ ባልደረባ ማለት አንድ ቦታ ላይ አብረው የሚሰሩ ሰዎች እንደማለት ነው። ያው ሰውየው በስሙ መጥራት ሳይሆን ያ ሰውዬ ያለው ቅርርብለት ወይንም ደግሞ እነዛ ሰዎች የሚገናኙት የስራ ባልደረባ ይባላሉ ማለት ነው።

እሺ ቀጣዩ ቃል እንግዲህ ምን ይላል? ደረሰኝ ይላል ደረሰኝ ማለት የተለያዩ ትርጉማት አለው። ደረሰኝ ስንል አንድ ወረቀት ላይ የሚጻፍ የሆነ ቅጽ ማለት ነው ደረሰኝ ይባላል። የግዢም የሽያጭም ቅጽ ሊሆን ይችላል። የተለያዩ በውስጡ ነገሮች አሉ። ሌላው ነገር ደግሞ በሁለተኛ ደረጃነት ስናይ ደረሰኝ የምንለው ነገር ምንድነው እሱ? ለምሳሌ አንድ እቃ አዝዘን ወይንም ደግሞ አንድ እቃ እንዲመጣልን ፈልገን ያንን እቃ ሲያመጡልን ወይንም ደግሞ ስንረከብ ደረሰኝ ወይንም ደርሶኛል እንላለን ማለት ነው። ያው ሰዎችም ደረሰ ሆይ ብለው ሊጠይቁ ይችላሉ፣ ይሄን ቃል ሊጠቀሙ ይችላሉ ማለት ነው። ለምሳሌ እቃው ደረሰ ሆይ ብሎ ሊጠይቅ ይችላል። አዎ እቃው ደርሶኛል አመሰግናለሁ እንላለን ማለት ነው። እና ደረሰኝ የሚለው ነገር ከዚህ ጋርም አያያዝ ይቻላል። ያው ሁለት የተለያዩ ትርጉሞች አሉት። እዚህ ጋር አሁን የሆነ እቃ መጥቶልን ያንን እቃ ስንረከብ ከሆነ እንደ መረከብ እንደማለት ነው ደረሰኝ ብለን ስናወራ ማለት ነው። ሌላው ደግሞ ደረሰኝ ስንል ለምሳሌ ደረሰኙን አምጣልኝ ወይንም ደረሰኝ አለ ወይ ካልን ያ ነገር ፎርም አለው ወይ? የተስተካከለ ስለዛ ነገር የሚገልጽ ቅጽ ላይ የተሞላ የተሟላ መረጃ ያለው ወረቀት አለ ወይ? እንደማለት ነው። እና ያው ብዙ ጊዜ ለምሳሌ ይሄ ግብይት ላይ በተመለከተ ሽያጭ ላይ ወይንም ግዢ ላይ ስንሄድ ደረሰኝ አስቆርጡ ወይንም ደግሞ ደረሰኝ ሳታስቆርጡ ሂሳብ እንዳትከፍሉ ይላል። ደረሰሽ አትቀበሉ ሂሳብ እንዳትከፍሉ የሚለው ቃል እንግዲህ ምንድነው እሱ? ደረሰኝ፣ ደረሰኝ የሚለው ለዛ ለምንገዛው ነገር አንደኛ የገዛነውን ነገር እቃ አይነት የሚጻፍበት፣ ሁለተኛ ነገር ደግሞ የእቃው አይነት ወይንም ደግሞ ስም ብቻ ሳይሆን የገዛንበት መጠን ወይንም ብር ይጻፍበታል። ሌላው ደግሞ የሻጩ አካል የሱቅ ቁጥር ሊሆን ይችላል፣ ብቻ ሰውየው የ ይሄ ንግድ ፍቃዱን ያወጣበት ስም፣ ድርጅትም ከሆነ የድርጅቱ ስም ከላይ ይጻፋል ማለት ነው። ሌላው ነገር እንግዲህ የገዛነው እቃ መጠን ከነዋጋው አንድ ላይ ተደርጎ ይጻፋል። ይሄ ነገር እንግዲህ በውስጡ ቫት ይገባበታል ወይንም ደግሞ ግብር፣ የግብር ሂሳብ ይገባበታል ማለት ነው። እና ለተለያየ ነገር ያገለግላል ስለዚህ ያ የሚቆርጠው ደረሰኝ ለገዢው ይሰጠዋል ማለት ነው፤ እቃውን የገዛበት ነው። ሌላው አንደኛው ደረሰኝ ደግሞ እዛው ሻጩ ጋር ይቀራል ማለት ነው እንደ መረጃነት የሚያገለግለን ነገር ነው። ስለዚህ ሰዎች በዛ አማካኝነት እንግዲህ ገቢ፣ ወጪያቸውንም ማወቅ ይችላሉ። ምክንያቱም የሽያጭ ደረሰኝ ይኖራል። የግዢ ደረሰኝ ይኖራቸዋል እና ለአንድ ንግድ ወይንም ደግሞ ለአንድ ተቋም ገቢና ወጪውን ለማወቅ ህጋዊ በሆነ መንገድ የሚያሳውቀን ያው ደረሰኝ ነው። እና አንድ እንትኑም ያው ምን ያህል አተረፈ? ምን ያህል መክፈል ምን ያህል ግብር መክፈል አለበት? የሚለውን ነገር በዚሁ በደረሰኝ ማረጋገጥ ይቻላል ማለት ነው። ያው ብዙ ጊዜም በደረሰኝ ነው የሚያረጋግጡት። አንዳንድ ጥቃቅን የሆኑ ነገሮች ወይንም ንግዶች ካልሆነ በስተቀር ሌሎቹ ሁሉም ንግዶች በሚባል ደረጃ ደረሰኝ እንዲኖራቸው ይገደዳሉ ማለት ነው። ምክንያቱም ይሄ የመንግስት አካል ወይንም ደግሞ ግብር አስከፋዩ አካል የሰውየውን ንግድ በዋናነት የሚቆጣጠርበት መንገድ በዚሁ በደረሰኝ አማካኝነት ነው ማለት ነው። ስለዚህ ያው ደረሰኝ ብዙ ጠቀሜታዎች ናቸው ያሉት። ይህ ነገር እንግዲህ አሁን እዚህ ጋር ደረሰኝ እያልን የጠራነው ነገር በወረቀት ላይ የተጻፈ ቅጽ ያለው ነገር እና በወረቀት ላይ እየተጻፈ ስለሆነ መረጃ የሚነግረን ነገር ነው። ከዛም አንፃር ማየት ይቻላል። ስለዚህ አሁን ያው ሁለት ትርጓሜዎችን አየን ማለት ነው ያው ደረሰኝን በተመለከተ ሁለቱም የተለያዩ የየራሳቸው የሆነ ትርጉም አላቸው ማለት ነው። ያ ማለት እንደየ አገባቡ እና እንደ አረፍተ ነገር አጠቃቀሙ እና ደግሞ ሰውየውን ሊያስተላልፍ እንደፈለገው መልእክት ነው እዛ ጋር ነገሩን ወይንም ደግሞ ቃሉን የምንረዳው። ያው ቃሎች እንግዲህ ሁሉም ቃላቶች በሚገቡበት አረፍተ ነገር እና ስለሚወራው ሀሳብ አንፃር

እሺ እንግዲህ ደስተኛ የሚለውን ቃል እናያለን እንግዲህ ደስተኛ ማለቱ በጣም ውስጡ ዘና ያለ ወይንም ደግሞ ፈታ ያለ ማለት ነው። እንግዲህ ያው ደስታን ስናስብ ሰዎች በተለያዩ ነገሮች ደስተኛ ሊሆኑ ይችላሉ። ይሄ እንግዲህ እንደየራሳቸው ተፈጥሮና እንደ ሰው አይነት ይለያያል። ያው አንድ ሰው የሚያስደስተው ነገር ሌላኛው ሰው አያስደስተውም። እንደ መልካችን እንደሚለያየው ሁሉ ይሄም ደስተኛ የሚያደርገን ወይንም ደግሞ ስሜታችንም ልክ ከሰው ሰው እንደዛው ነው የሚለያየው። ያው ካለንበት ቦታ ሊሆን ይችላል ከአስተዳደጋችን ከገቢያችን መጠንም ሊሆን ይችላል። ከገቢ መጠን እንደዛ ሊሆን ይችላል። ይሄን ያልኩበት ምክንያት ለምሳሌ ያህል ያው ከገቢ መጠን ስል ለምሳሌ አንድ ትልቅ የሆነ አሪፍ የሆነ የገቢ መጠን ያለው ሰው ትንሽዬ ብር ቢሰጥ ወይንም ደግሞ ገቢ ቢደረግለት ምንም ላይመስለው ይችላል። ምክንያቱም ያው አንጻራዊ ነው የሚያየው ማለት ነው። እዛ ጋር አንደኛ አአምሮ የለመደው ወይንም ደግሞ እሱ ይሆንልኛል ብሎ የሚያስበው ነገር በጣም ከፍተኛ እና ትልቅ ነገር ነው የሚገምተው። ትልልቅ ብር ገምቶ ነው የሚሆነው። ስለዚህ ያ ነገር ለእሱ ላያስደስተው ይችላል። በዛ በተቃራኒው ደግሞ አንድ አነስተኛ ገቢ ያለው ሰው የሆነ ብር ያንኑ ተመሳሳይ ብር ቢገባለት በጣም ደስተኛ ሊያደርገው ይችላል። ምክንያቱም ምንድነው እሱ ያ ሰውዬ ያንን ብር አልለመደውም። ወይንም ደግሞ አያቅደውም በቃ ያንን ብር አያቅደውም። ምክንያቱም ካለው ገቢ አንፃር ካለው ብዙ ነገሮች አሉ ከዚህ ጋር ተያይዘው የሚነሱ ነገሮች እና ከዛ አንፃር እንትን ስለማይለው በጣም ትልቅ ነገር ይመስለዋል በቃ እና በጣም ደስተኛ ይሆናል። ያው ነገሩን ትልቅ ነገር ሊሆን ይችላል እኮ ግን ከዛኛው አንፃር ነው የመጀመሪያው ሰውዬ ደስተኛ ያላደረገው። እሱ ከሚጠብቀውና ወይንም ደግሞ እሱ ይገባኛል ብሎ ከሚያስበው ነገር አንፃርም ነው የሚሆነው ማለት ነው። ስለዚህ ይሄ ያው ደስተኛ የሚለው ቃል እንደየሰው አይነት ይለያያል ማለት ነው። ሌላው ነገር እንግዲህ እንደ አጠቃላይ ያው ሰዎችን በብዛት ማለት ነው ይሄ አሁን በብዛት ሰዎችን ምን ደስተኛ ያደርጋቸዋል ብለን ስናይ እንግዲህ የተለያዩ ነገሮችን ማንሳት እንችላለን። ለምሳሌ አንዳንድ ወላጆች ከልጆቻቸው ጋር አብረው ጊዜ ሲያሳልፉ ወይንም ደግሞ ሲጫወቱ ደስተኛ ሊሆኑ ይችላሉ። እንግዲህ እነዚህ ወላጆች ምን አይነት ወላጆች ናቸው ብለን ስናይ ብዙ ጊዜ የሌላቸውና ብዙ ጊዜያቸውን በስራ ሊሆን ይችላል ወይ ከቤት ውጪ ሊሆን ይችላል የሚያሳልፉት እና በእረፍት ሰዓታቸው እንግዲህ ልጆቻቸውን ከቆይታ ወይንም ደግሞ አብረው ሳያሰልፉ ረጅም ጊዜ ቆይተው ተገናኝተው አብረው በሚያሰልፉበት ጊዜ ልጆችም በጣም ደስተኛ ያደርጋቸዋል እንደገና ወላጆችም በጣም ደስተኛ ይሆናሉ ማለት ነው። ከዚሁ ጋር በተያያዘ እንግዲህ ያው ከወላጆች ሳንወጣ ወላጆች ብዙ ጊዜ በምን ደስተኛ ይሆናሉ ብለን ስናስብ ሌላው ነገር ልጆች በትምህርት ጥሩ ውጤት ሲያመጡ ወይንም ደግሞ ጎበዞች ሲሆኑ ወላጅ በጣም ደስተኛ ይሆናል። ምክንያቱም የወላጅ ዋንኛው ሀላፊነት ልጅን ጥሩ ብቃት እንዲኖረውና የተሻለ ደረጃ ላይ እንዲደርስ ማድረግ ብቃ ምኞቱ ስለሆነ ማለት ነው። ስለዚህ ልጆች በጣም ጎበዞች እና በትምህርት ጥሩ ውጤት ሲያመጡ በጣም ደስተኛ ይሆናሉ። ወላጆች እና ከዚህ የደስተኝነታቸው ከመደሰታቸውም የተነሳ የተለያዩ ነገሮችን ሲያደርጉ ይስተዋላል ለልጆች ያ ማለት ሽልማት ሲሸልሙ እናያለን ማለት ነው። ሽልማት እንግዲህ የተለያዩ ሽልማቶችን ልጆችን ይሸልማሉ። ልጆችም ያው በሽልማት ልጆች ደግሞ የበለጠ ደስተኛ ያስደስታቸዋል ደስተኛ ያደርጋቸዋል ማለት ነው። ያው ሌላው ነገር ደግሞ ያው ልጆች ደስተኛ የሚሆኑበት ብዙ ጊዜ ጨዋታ መጫወት ይወዳሉ። እና ልጆችን በጣም ያስደስታቸዋል ያ ነገር ለምሳሌ ኳስ ሊሆን ይችላል። ወይንም ደግሞ ገመድ ዝላይ ሊሆን ይችላል። እንደገና ደግሞ ያው በሀገራችን እቃ እቃ ጨዋታ ተብሎ የሚጠራው ጨዋታ አለ። ያው እቃ እቃ ይላሉ ልጆች እቃ ሰብስበው የሚጫወቱበት ሁኔታ አለ። አንድ ላይ ሆኖ ተሰባስበው እና ያው በአጠቃላይ ልጆች ጨዋታ መጫወት ያስደስታቸዋል። ሌላው ነገር እንግዲህ የተለያዩ የህፃናት ፊልሞችን ማየት የህፃናት ዝግጅቶችን ቲቪ ላይ ማየት ያስደስታቸዋል። ከዛ ሶስተኛ ደረጃ ላይ ደግሞ ጌም መጫወት በጣም ነው የሚያስደስታቸው

እሺ እንግዲህ ኩባንያ ማለት ምን ማለት ነው? የሚለውን ቃል ስናይ ኩባንያ ማለት ሰዎች ተሰባስበው እና የሆነ ገንዘብ ወጪ አድርገው የሚመሰርቱት ለአንድ አላማ ወይንም ደግሞ አንድ ነገርን የሚሰራ ያ ነገር ደግሞ ለትርፍ የተቋቋመ ድርጅት ማለት ነው። ኩባንያ ማለት ያው ብዙ ጊዜ በተለያየ መድረኮች ላይ ወይንም የተለያየ ቦታዎች ላይ የሰዎች ኩባንያ ሲሉ እናስተውላለን ወይንም እናዳምጣለን እንግዲህ የኩባንያ ማለት ልክ እንደ አትራፊ የንግድ ተቋም እንደማለት ነው። ግን የንግድ ተቋም የራሱ የሆነ አባላት አሉት እነዛ አባላቶች ያ ከሚሰራው ስራ ወይንም ደግሞ ከሚያስገኘው ትርፍ ላይ ተካፋይ ናቸው ማለት ነው። እንግዲህ ያው ሀገራችን ውስጥም የተለያዩ ኩባንያዎች አሉ ተቋቁመው ያሉ እነዛ ኩባንያዎች ያው በግለሰብ ደረጃ ነው የሚቋቋመው ማለት ነው። ብዙ ጊዜ ባለሀብቶች ወይንም ደግሞ ገንዘብ ያላቸው ሰዎች በህብረት ሆነው የሚመሰርቱት የንግድ ተቋም ማለት ነው። ያው በውስጡ የራሱ የሆኑ ሰራተኞች ይኖራሉ ከ ውስጥ ከአስተዳደር አንስቶ በየደረጃው ሰራተኞች ይኖራሉ። እንግዲህ እነዛ ያው መደበኛ ተቀጣሪ ሰራተኞች ናቸው የሚሆኑት አጠቃላይ የሆነ ወጪው ወይንም ደግሞ አጠቃላይ የሆነ ያ ተቋም የሚመሰረትበት የገቢ ወይንም ደግሞ የሚመሰረትበት ወጪ የሚደረግበት ገንዘብ ከነዛ ሰዎች እንደየ አዋጡት አይነት መጠን ይለያያል ያው የተለያየ እንደየአቅማቸው ያዋጡት በዛ መሰረት ይመሰረታል። ትርፋቸውም ወይንም ደግሞ ገቢም የሚያገኙት የትርፍ ተካፋይ የሚሆኑትም ካተረፈው ላይ ልክ እነሱ ወጪ እንዳደረጉት ወይንም ደግሞ እንዳዋጡት ብር ይወሰናል ማለት ነው። ለምሳሌ ከፍተኛ ወጪ ያወጣ አለ ከዛ ደግሞ ዝቅተኛ ያወጣ አለ አጠቃላይ ብሩ የወጣው ብር ተደምሮ ያ የወጣው ብር እንግዲህ ከመቶ ስንት እጅ አዋጣ ተብሎ ይያዛል ማለት ነው። ለምሳሌ አጠቃላይ የዛ ድርጅት መነሻ ገንዘብ ወይንም አቅም ለምሳሌ ያው አንድ ሺህ ብር ነው ብንል እኔ ለ እንትን ይሄ በአንድ ሺህ ብር አይሆንም ኩባንያ አይመሰረትም። ግን ለምሳሌ ያህል የጠቀስኩት ቁጥር ነው ይሄ እና በውስጡ ሶስት ሰዎች ቢኖሩ አንደኛው ማነው አምስት መቶ ብር ሊያዋጣ ይችላል? አንዱ ደግሞ አራት መቶ ብር ሊያዋጣ ይችላል አንዱ ደግሞ እንግዲህ መቶ ብር ሊያዋጣ ይችላል ማለት ነው። የሶስቱ ሰዎች አንድ ላይ ተደምሮ አንድ ሺህ ብር ይሆናል ማለት ነው ያ መነሻ የሆነ ወጪያቸው ነው ስለዚህ የሶስቱም ከመቶ ስንት እጅ ነው የሚለው ይወጣል ማለት ነው። ለምሳሌ አምስት መቶ ብር ያዋጣው ሰውዬ ከዛ ኩባንያ የትርፍ ክፍፍል ውስጥ ሲገባ ግማሽ ተካፋይ ወይንም ደግሞ ሃምሳ ፐርሰንቱን የሚወስደው ይሄ አምስት መቶ ብር ያዋጣው ሰውዬ ነው ማለት ነው። ስለዚህ አምሳ ፐርሰንት አዋጥቷል ለዛ ኩባንያ ሌላው ደግሞ እንግዲህ መቶ ብር ያዋጣው ሰውዬ ለዛ ኩባንያ የሚሆነው ምንድነው? አስር ፐርሰንት አዋጥቷል ማለት ነው። ሌላው ደግሞ ያው ቀጣዩ የሚሆነው አንደኛው አርባ ፐርሰንት አዋጥቷል ማለት ነው አራት መቶ ብር ያዋጣው ሰውዬ አርባ ፐርሰንት የትርፍ ክፍፍል ውስጥ ይገባል ማለት ነው። ስለዚህ የኩባንያውን ያተረፈውን ትርፍ በከፍተኛ ሁኔታ የሚወስደው ሰውዬ ግማሽ ፐርሰንቱን የሚወስደው አምስት መቶ ብር ያዋጣው ሰውዬ ነው ማለት ነው። ያ ሰው ሃምሳ ፐርሰንቱን አዋጥቷል ስለዚህ ከትርፍ ውስጥ ግማሹ ለእርሱ ተሰጥቶት ሌላው አስር እና አርባ ፐርሰንቱ ለሁለቱ ይሆናል ማለት ነው። እንግዲህ ኩባንያ ያው በዚህ አይነት መልኩ ይቋቋማል። ያ ነው ኩባን እያለ የምነው

እሺ መብላት የሚለው ቃል እንግዲህ መመገብ ከሚለው ቃል ጋር ተመሳሳይ ነው ወይንም ቀጥተኛ ትርጉሙ መብላት ማለት መመገብ ማለት ነው። እንግዲህ የመብላት ስንል ያው የሰው ልጅ የተለያየ ነገር ይበላል ለመኖር ሲል። ከዛም በተጨማሪ ያው እንስሳቶችም የተለያዩ ነገራትን ይበላሉ። ለምሳሌ በአመጋገብ ወይንም ደግሞ በመብላት ደረጃ ተከፋፍሎ ሲታይ ሳር በል የሚባሉ እንስሳት አሉ። እንደገና ደግሞ ስጋ በል ተብለው የሚከፈሉ እንስሳት ዝርያዎች። አሉ እና በዚህ አይነት መንገድ በሁለት መንገድ መክፈል እንችላለን። እንግዲህ ስጋ በል የሚባሉ እንስሳቶች ያው ብዙ እንስሳቶች አሉ። በተለይ ከቤት እንስሳት ውስጥ ስንጠቅስ ድመትና ውሻ ስጋ በል እንስሳት ተብለው በስጋ በል መደብ ውስጥ ይመደባሉ ማለት ነው። ሌላኛው ደግሞ ከዛ በተጨማሪ ከእነዚህ ሁለቱ በተጨማሪ እነኚህ በዱር የሚኖሩ እንስሳቶች በጣም ብዙ ስጋ በል እንስሳቶች አሉ። ለምሳሌ ጅብን ብንወስድ አንበሳ ሚዳቆ ቀበሮ የመሳሰሉት ተኩላ የመሳሰሉት እንስሳት ያው ጥቂቶቹ ናቸው። ስጋን ይበላሉ ማለት ነው ስጋ በል ተብለው ነው የሚጠቀሱት ማለት ነው። እንግዲህ ሌሎች እንስሳቶችን ብንመለከት ደግሞ አትክልት በል ወይም እጽዋት በል ተብለው የተከፈሉ እንስሳቶች አሉ። እነዚህ አትክልት ወይም እጽዋት በል የሚባሉት እንስሳቶችን ስናይ አሁን ከ ከዱር እንስሳት ስንነሳ እንግዲህ የተለያዩ እጽዋትን ወይንም ቅጠላ ቅጠልን ተመግበው የሚኖሩ አረንጓዴ ነገሮችን ተመግበው የምንኖሩ እንስሳቶች አሉ። የቤትም እንስሳት እንደዛው ለምሳሌ ከቤት እንስሳት አህያን ብንወስድ ሳርን በመጋጥ ወይንም ደግሞ በመብላት ትታወቃለች። ከዛ በተጨማሪ ደግሞ ያው እንደዚህ ከብቶች በራሳቸው የተለያዩ ቅጠላቅጠል እና ሳሮችን ይመገባሉ። እሺ መብላት የሚለው ቃል እንግዲህ መመገብ ከሚለው ቃል ጋር ተመሳሳይ ነው ወይንም ቀጥተኛ ትርጉሙ መብላት ማለት መመገብ ማለት ነው። እንግዲህ የመብላት ስንል ያው የሰው ልጅ የተለያየ ነገር ይበላል ለመኖር ሲል ቅጠሎችን ነው የምትመገበው። እንደውም ሳር ከመብላት ይልቅ ቅጠሎች ላይ ታመዝናለይ እና የተለያዩ ቅጠላ ቅጠልን ትመገባለች። ለዛም ነው የፍየል ወይንም ስጋ በጣም ለጤና ተስማሚ እና በሽታ ተከላካይ ነው ይባላል ማለት ነው። እና ያው ፍየል ትንሽ ትለያለች ቅጠል ላይ እንግዲህ እነዚህን ነገሮች መጥቀስ እንችላለን። ሌላ ያው ወደ ሰው ልጅ ስንመጣ ብዙ ነገር ሊበላ ይችላል ያው መብላት ት ቀጥታዊ ትርጉሙ መመገብ ከሚለው ጋር ይገናኛል ብያለሁ። የሰው ልጅ እንግዲህ የእንስሳት ተዋጽኦዎችን እንደ ስጋ ወተት ቂቤ የመሳሰሉትን ነገሮች ይመገባል። ከዛ በተጨማሪ እንግዲህ ከአትክልት እና ፍራፍሬ ወይንም ደግሞ ከእጽዋት ተዋጽኦዎችም የሚመገባቸው አትክልቶች አሉ። ያው ለምሳሌ ያህል ብንጠቅስ እንግዲህ ለምሳሌ ብንጠቅስ ሰው የሚበላው ነገር ያው ከአታክልቶች ብንነሳ ጎመንን ይመገባል ማለት ነው። ቃሪያ አለ ካሮት ጥቅል ጎመን በራሱ ድንችም ያው የአታክልት ዘር ነው ቀይ ስር እና እነዚህን የመሳሰሉትን ቲማቲም አለ እነዚህን ነገሮች ያው ብዙ ናቸው መጥቀስ እንችላለን። ያው በብዛት ግን እነዚህን ነገሮች ይመገባል ወይም ይ ይበላል ማለት ነው። ሌላው ከዚህ በተጨማሪ እንግዲህ ያው ከፍራፍሬዎችም መጥቀስ እንችላለን ፍራፍሬ ተብለው ከተቀመጡት ውስጥ ሙዝ አለ አቦካዶ ፓፓያ አለ። ማንጎ አለ መንደሪን አፕል አለ እነዚህ ያው እ እነዚህን ነገር ብንጠቅሳቸው በጣም አናናስ አለ። ኢንጆሪ አለ እና በጣም ብዙ ናቸው እንግዲህ ከእነዚህ እነዚህን ነገሮች ይመገባል። ወይንም ይበላል እንግዲህ ከዚህ ጋር ተያይዞ ኢትዮጵያ ውስጥ በጣም የተለመደ እና ኢትዮጵያ ውስጥ ብቻ ያለ ባህላዊ የምግብ አይነት አለ ያም ምን ይባላል እንጀራ ይባላል ማለት ነው። ይህ እንጀራ እንግዲህ ከተለያየ ነገር እናዘጋጀዋለን ዋናው የሚዘጋጅበት ብዙ ሰው የሚሰራበት ከጤፍ ይዘጋ

እቅድ ማለት ምንድነው? እሱ ቀጥተኛ ትርጉሙ እቅድ ብለን የምንጠራው ስናብራራው አንድን ነገር ለመስራት የምናስቀምጥበት ዘዴ ወይንም ደግሞ እንዴት መስራት እንደምን እንዳለብን የምናስብበት ሂደት እቅድ ይባላል። እንግዲህ እቅድ የተለያዩ እቅዶችን ሊታቀዱ ይችላሉ። ለምሳሌ ግለሰብም የራሱን የሆነ እቅድ ያወጣል ይህ እቅድ ሲያወጣ እንግዲህ የሚያደርጋቸውን ነገሮች ወይም የሚሰራቸውን ነገሮች ሊሆኑ ይችላሉ እቅድ በተለያየ የጊዜ ገደብ ውስጥ ለተለያየ ጊዜ ገደብ ሊወጣ ይችላል። ለምሳሌ አንድ ሰው በአመት ውስጥ ምን ማድረግ እንዳለበት እንደ እቅድ አድርጎ ሊይዝ ይችላል የሆነ ነገር እሰራለሁ ብሎ እና ያንን እቅድ እንግዲህ የሚተገብርበት የራሱ የሆነ ዘዴ ወይንም ደግሞ መንገዶችን ያወጣል ማለት ነው። ከዛን ለዛ እቅድ የሚያደርሰው ነገር ደግሞ በስሩ በጣም ትናንሽ የሆኑ ተግባራትን የሚያደርግበት ሌላ እቅድ ያወጣል ማለት ነው። ያ ማለት እንግዲህ በወር ውስጥ የዚህን ያህል እሰራለሁ ወይንም ደግሞ ያቀድኩትን ነገር ይሄን ያህል ድረስ የሚደርስ ያህል እሰራለሁ ብሎ ሊያወጣ ይችላል ማለት ነው። እንግዲህ እቅድ ያው በተለያየ ጊዜ ይከፈላል ያልኩትም ለዚያ ነው የአመት እቅድ አለ የወራት በወራት ውስጥ የሚፈጸም ወይንም የሚተገበር እቅድ አለ። ሌላው ደግሞ በሳምንታት ውስጥ የሚፈጸም ወይ የሚተገበር እቅዳ አለ ከዛን ባለፈ ደግሞ ያው በ በቀን ውስጥ የሚተገበር እቅድ አለ ማለት ነው። እንግዲህ ያው ብዙ ሰው ምንድነው ይባላል አለ ከአዲስ አመት ሲመጣ የተለያዩ እቅዶችን ያቅዳሉ ማለት ነው። እንግዲህ ግለሰቦች እንደዛ ሲያደርጉ በስፋት ይስተዋላል ያው እኛ እንምናደርጋለን እንደዛ የተለያየ እቅድ የማቀድ ልማድ ወይንም ባህሪ አለን። እነዛ እቅዶችን ለማሳካት ያው በዋናነት ለማሳካት ስንጥር ወይንም ደግሞ እዛ ተግዳሮት ላይ ስንሰራ ብዙ አይስተዋልም። ያው ትልቁ የሰው ልጅ ክፍተት ወይንም ደግሞ ትልቁ ችግር እቅድ ማንቀ የማንቀድ ችግር የለበትም አሁን ሲታይ ኢትዮጵያ ውስጥ ያው ከእኔም ጭምር ትልቁ ችግራችን እቅድ እናቅዳለን የእቅድ ችግር የለብንም። ግን ለዛ ላቀድነው እቅድ ስንሰራ ወይንም ደግሞ ቀን በቀን ስንለፋ አይስተዋልም። ለምሳሌ አንድ ሰው መስከረም ላይ ሰውነቴን አስተካክላለሁ በዚህኛው አመት ሰውነቴን የሰውነት አቋሜን አስተካክላለሁ እና የሰውነቴ አቋሜን ለማስተካከል ስፖርት እሰራለሁ ብሎ ሊያቅድ ይችላል። እንግዲህ ይህን እቅዱን ምን ያህል ያስፈጽመዋል የሚለው ነገር ነው መታየት ያለበት አንድ ሰው ስኬታማ ለመሆን ወይንም ደግሞ እቅዱን በትክክል ለመፈጸም የሚረዳው ዋናው ነገር ተግባር ነው። ማቀድ እንዳለ ሆኖ ለዛ እቅድ በተግባር መስራትን በጣም ፈታኙና ትልቁ ሚና ያለው እዛ ጋር ነው። እና ሰዎች ሰውነታቸውን ለማስተካከል ወይንም ስፖርት ለመስራት ያቅዳሉ ግን እዛ ወይንም ስፖርት ቤት ወይንም ደግሞ ቤት ውስጥም ሆነ ብቻ ያቃዱትን ሲያደርጉ ብዙ አይስተዋልም። ወይንም ደግሞ ያው የመጀመሪያው ወር ላይ ይሰሩና ይተውታል ለምንድነው እንደዛ የሚያደርጉት ያው እዛ ነገር ላይ ረጅም ሰዓት ሰርተው አያውቁም? እና አእምሮአቸው ያንን ነገር አልለመደውም። ስለዚህ ለአእምሮአችን ይሄ ነገር አዲስ ነው ማለት ነው። እና አዲስ ስለሆነ ያው ያንን ነገር ማድረግ ይከብደዋል ወይንም ደግሞ ይተወዋል ይደክመዋል። ስለዚህ እየደከመን ሲሄድ ያው በዛው እንተወዋለን ማለት ነው። ስለዚህ መጨረሻ ላይ ያው እቅዳችን ሳይሳካ ባዶ ይቀራል ማለት ነው። እና ያው ሰዎች እቅድ ማቀድ እንዳለ ሆኖ ምን እመክራለሁኝ ግን ለዛ እቅዳቸው በጣም በቀን በቀን የሚያደርጉትን ጥቃቅን ነገሮችም አብረው ቢያቅዱ አሪፍ ነው ብዬ እገምታለሁ። እና ምን ማኖር አለበት ከጥልልቅ እቅዶች በስተጀርባ ወይንም ከትልልቅ እቅዶች ጎን ለጎን የተለያዩ ጥቃቅን የሆኑ በቀን በቀን ሊሰሩ የሚችሉ ብዙ ከባድ ያልሆኑ ነገሮች መታቀድ አለባቸው ብዬ አስባለሁኝ ምክንያቱም ያንን ካደረግን እነዛን ጥቃቅን የሆኑ ነገሮችን ለመስራት ስለማይከብደን እነዛን ነገሮች በቀን በቀን ባደረግን ቁጥር እንግዲህ ወደዛ ወደ ለትልቁ እቅዳችን ግብአት ይሆናል ማለት ነው። እና ሰዎች እንደዛ ቢያደርጉ ብዬ እመክራለሁኝ ጥቃቅን ነገሮችን ጎን ለጎን አቅደው በዛ እቅድ መሰረት ቢንቀሳቀሱ በጣም የተሻለ ነገር ይሆናል ብዬ አምናለሁ። እና ስለ እቅድ ያለኝ ነገ

እሺ እንግዴ ለምን የሚለውን ፍቺ እናያለን ወይንም ደግሞ ለምን የሚለውን የቃል ትርጉም ስናይ። ለምን ማለት ከ የመጠይቃዊ ቃል ነው ይህ ቃል ለጥያቄ የምንጠቀምበት ቃል ነው። ለምን ከሚለው ቃል ቀጥሎ እንግዲህ የሚመጣው ምላሽ ምንድነው ምክንያታዊን ነገር ለመረዳት ስንፈልግ ነው። ለምሳሌ ይሄ ነገር ለምን ሆነ ካልን ለምን ያ ድርጊት እንደተደረገ የሆነ ምክንያት ፈልገናል ወይንም ደግሞ ለምን እንደተደረገ ማወቅ ፈልገናል ማለት ነው። ስለዚህ ለምን የሚለው ቃል ይህንን ያመለክትልናል በዋናነት ምክንያታዊ ወይንም ደግሞ ያ ተግባር የተሰራበትን ምክንያት የተደረገበትን ምክንያት ለማስረዳት ታስቦ ነው ማለት ነው። ይህ ቃል የምንጠቀመው ስለዚህ ለምሳሌ ለምን የሚለውን ቃል የተለያየ ነገር ላይ ልንጠቀመው እንችላለን። አሁን ለምሳሌ ሰዎች ለምን ዛሬ መጣሽ ብለው ሊጠይቁኝ ይችላሉ የሆነ ቦታ ላይ ሄጄ ወይንም ያልተገመተ ነገር ሳደርግ ለምን እንደመጣው ምክንያቱም ማወቅ ፈልገው ላደረኩት ነገር ወይንም ስለሄድኩኝ ምክንያቱን ሲፈልጉ ለምን መጣሽ ብለው ይጠይቁኛል ማለት ነው። ስለዚህ የሄድኩበትን ነገር ወይንም የሄድኩበትን አላማ እነግራቸዋለሁ ማለት ነው ያ ነው ያው የሄድኩበትን አላማ እንድነግራቸው ነው እዛ ጋር ለምን መጣሽ ብለው የሚጠይቁኝ? እና ይህ ለምን የሚለው ቃል የሆነ ነገር ድርጊቱ የተደረገበትን ምክንያት ለማስረዳት ነው። የሚጋብዘን እንግዲህ ከዚህ ይሄ ለምን አንዳንድ ሰው ያው ልጆች በተለይ ህፃናት ብዙ ጊዜ ለምን ብለው ይጠይቃሉ ወላጆቻቸውን ያዩትን ነገር ሁሉ ለምንድነው ይሄ ነገር ምንድነው? ለምንድነው የተደረገው ለምንድነው የምናደርገው ምናምን ብለው እንግዲህ ልጆች እንደሚታወቀው ጥያቄ ያበዛሉ ማለት ነው ያው ሁሉንም የሚያዩትን ነገር ለመጠየቅ ይሞክራሉ። ስለዚህ ይህ ለምን የሚለው ቃል ያው ምክንያታዊ ሆነን እንድንመልስ ወይንም ደግሞ ምክንያታችንን እንድናስረዳቸው ያደረግንበትን ምክንያት ወይንም ደግሞ ከምን ተነስተን ያንን ልናረግ እንደቻልን ነው እንደቻልን ነው ምናስረዳው ማለት ነው። ስለዚህ በዚህ መጠይቅ ውስጥ እንግዲህ የተለያዩ ማብራሪያዊ መልስ ሊሰጥ ይችላል። ሰዎች ለምን ብለው ሲጠይቁን ትንሽ ሰፋ ያለ ማብራሪያ ስለ ነገሩ ወይንም ስለጠየቁን ነገር ሰፋ ያለ ማብራሪያ ፈልገው ነው ያን ነገር የሚጠይቁት እኛም እንግዲህ ሰፋ ያለ መግለጫ ነው መስጠት ያለብን ማለት ነው። ብዙ ጊዜ ለምን ተብለን ስንጠየቅ ሰፋ ያለ መግለጫ ወይንም ደግሞ ምክንያታችንን በደንብ ማስረዳት ነው ያለብን ማለት ነው። ያው እንግዲህ ከዛ በተጨማሪ ለተለያየ ነገር ልንጠቀም ስለራሳችንም ለምሳሌ ለምን እዛ ቦታ ላይ እንደተገኘው ራሱ አልገባኝም ልንል እንችላለን ያ ማለት ያው ራሳችንን እየጠየቅን ነው። ሳላስበው ነው እዛ ቦታ ላይ የተገኘሁት ወይንም ሳላቅድበት ነው የተገኘሁት እንደማለት ነው ማለታችን ነው ያው ለምን እዛ ቦታ ላይ እንደተገኘሁ አልገባኝም እስካሁን ጥያቄ ፈጠረውብኛል እያልኩ ማለት ነው። ስለዚህ ይህ ለምን የሚለው ቃል ይህንን ነገር ይገልጻል። ሌላው ነገር እንግዲህ ለምን ብለን ስንጠይቅ ያው የተለያየ ቦታ ላይ እንደዚህ ያለ ጥያቄዎችን እንጠይቃለን እኛም ራሱ ብንሆን ያንን ጥያቄ ልንጠይቅ እንችላለን። ያው ልጆቻችንን እንጠይቃለን ትምህርት ቤት ላይ ልንጠይቅ እንችላለን የሆነ ነገር ስንማር እንደዛ በደንብ ሰፋ ያለ ማብራሪያ ስንፈልግ ወይንም ሰፋ ያለ መግለጫ ስንፈልግ እንደዛ ብለን እንጠይቃለን ማለት ነው። እንግዲህ ይሄ ለምን የሚለው ቃል በዋናነት ምንድነው ማብራሪያን የሚጠይቁ የሚፈልጉ የመጠይቅ አይነት ነው? ምክንያታዊ እንድንሆን ነው የሚፈለገው ማለት ነው ይሄ ለምን ተብለን ስንጠየቅ ምክንያታችንን ነው በዋናነት ለድርጊታችን ምክንያታዊ ሆነን እንዳደረገን እንድናብራራን የሚፈለገው ወይንም ደግሞ ለሆነ ነገር ያ ነገር ለምን እንደተተገበረ ለምን እንደተሰራ። ነው ወይንም አንዳንዴ ከጥቅምም አንፃር ለምን ይጠቅማል ይሄ ነገር ሲባል ለዚህ ለዚህ ነገር ይጠቅማል ወይንም ለዚህ ለዚህ ነገር እንገለግልበታለን ብለን ልንመልስ እንችላለን። ስለዚህ ያው ሰፋ ያለ መልስ የሚጠይቅ መጠይቃዊ ቃል ነው

እሺ እንግዲህ እወድሃለሁ የሚለውን ቃል እናያለን እወድሃለሁ ማለት እንግዲህ የመልካም ምኞት መግለጫ ነው። ይህ የመልካም ምኞት መግለጫ ለምን እንጠቀመዋለን ስንል እወድሃለሁ ስንል አንድን ሰው ላንተ የተለየ ስሜት አለኝ ወይንም ደግሞ የተለየ ቦታ አለኝ እንደማለት ነው እንደውም አንዳንድ ሰው ያው ቃል በቃል እወድሃለሁ ብሎ ላንተ የሚሰማኝ ስሜት ከፍተኛ ነው። ብለው ይናገራሉ በተለይ ያው ጓደኛሞች ወይንም ደግሞ ፍቅረኛሞች እንደዚህ ሲሉ ይስተዋላሉ። ያው ለፍቅረኛሞች ሲሆን እንግዲህ እወዳለሁ ሲባል አፈቅርሃለሁ የተለየ ቦታ አለኝ እንደማለት ነው። ይህ እወድሃለሁ የሚለው ቃል በዋናነት ለወንድ ጾታ የሚባል ነገር ነው እወዳለሁ ሲባል አንድ ወንድ እያልን ነው ማለት ነው። ያው ወንዱም ወንድ ሊሆን ይችላል ግን ያው እሄ ድርጊቱን ተቀባይ ወንድ ነው ማለት ነው የሚባለው አካል ወንድ ነው ማለት ነው። ስለዚህ ያው ለሴቶችም እወድሻለሁ ይባላል ማለት ነው። ያው ይሄ ጾታን የመግለጫ ነገር ነው እወድሃለሁ እና እወድሻለሁ ያለው እዛ ሁለቱ መሃል ያለው ለሴትና ለወንድ ሲሆን ነው። ከዛ በተጨማሪ እንግዲህ ሰዎች የተለያዩ ለሰዎች ያላቸውን ስሜት ሲገልጡ በዚህ ቃል ሲገልጹ እናስተውላለን። ለምሳሌ ለቤተሰብ ሊሆን ይችላል ልጆች ለወላጆቻቸው እወድሻለሁ እወድሃለሁ ሊሉ ይችላሉ ለእናታቸውን እናቴ እወድሻለሁ አባቴ እወድሃለሁ ሲሉ ይስተዋላል። በስፋት እንደዛውም ደግሞ ወላጆች ልጆቻቸውን እንደዛ ይላሉ ልጄ እወድሃለሁ አንተን እኮ በጣም ነው ምወድህ ምናምን ብለው እንደዛ ፍቅራቸውን ለልጆቻቸው ይገልጻሉ። ሌላው ደግሞ እንግዲህ አንዳንዴ ያው ልጆችን ልጆይ ጥሩ ስሜት እንዲሰማቸው ወይንም ደግሞ የሆነ ነገር ደስ ብሏቸው እንዲያደርጉ ልጄ እወድሃለሁ እና እንደዚህ እንደዚህ አድርግ ምናምን ብለው የማባረታቻ ቃል ይሰጧቸዋል እንደ ማበረታቻ ቃልም መጠቀም ይቻላል። እዚህ ጋር ልጆች ላይ ሲሆን ያው ልጆችም እንደዛ እንግዲህ ወላጆቻቸውን እወዳለሁ ሲሉ በስፋት ይህ ይስተዋላሉ። ትልልቅ ሰዎችም ትልቅ ሆነውም እንደዛ ያው ወላጆቼን እናቴን እወዳታለሁ አባቴን እወደዋለሁ ምናምን ይባላል እህቴን እወዳታለሁ ወንድሜን እወደዋለሁ ይባላል ይሄ ከተቃራኒ ጾታ በዘለለ ቤተሰቦችን የመውደድ ወይንም ለእነሱ ጥሩ ስሜት አለኝ ሲሉ ይስተዋላሉ። እና አንዳንድ ሰዎች ከዚህ ጋር ተያይዞ እንግዲህ የተለያዩ ሶሻል ሚዲያ ላይ ወይንም ደግሞ ማህበራዊ ድረ ገጽ ላይ ይሄን ቃል ሲጠቀሙ እናስተውላለን እና ለቤተሰቦቻቸው ወይንም ለጓደኞቻቸው ለስራ ባልደረቦቻቸው ይሁን ይችላል ለተለየ ቀረቤታ ላላቸው ሰው ከእነሱ ጋር በደንብ ቀረቤታ ላለው ሰው ነው ይሄን ቃል እንግዲህ የምንጠቀመው። እና እንደዛ ያው መልእክት አስተላልፎ ወይንም ደግሞ የምትሉት ነገር ካለ ሲባሉ ሰዎች በስተመጨረሻ እንግዲህ ይህንን ነገር ይናገራሉ። ያው የሚወዱትን ነገር ወይንም ስም ጠርተውም ቢሆን ከሌ እወድሃለሁ ከዛም በኋላ ቀጥሎ ላደረክልኝ ነገር አመሰግናለሁ ምስጋና ሊሆን ይችላል። ቀጥሎ የሚናገሩት ወይንም ደግሞ መልካም ምኞትም አያይዘው የሚናገሩ ሰዎች አሉ ከዚህ እወዳሀለሁ ከሚለው ቃል ጋር ተያይዞ አንድ ላይ የምስጋና ቃል እና የመልካም ምኞት ቃልም አብረው ይናገራሉ። ሌላው እንግዲህ ከዚህ ጋር ተያይዞ ደግሞ ምንድነው? ምናገኘው ያው ጓደኛሞች ላይ ወይንም ደግሞ ባለትዳር ላይ ስንሄድም በስፋት ይሄ ነገር ተደጋግሞ ሲባል ይስተዋላል። ለምሳሌ እወድሻለሁ ላንቺ ያለኝ የተለየ ቦታ ነው። እንደገና አንዳንዶቹ ደግሞ ያው ሰለ አንተ ሳስብ ጥሩ ስሜት ይሰማኛል ምናምን ብለው ይገልፃሉ። ያው በአጠቃላይ ይህን ነገር ሙሉ ጠቅሎ የሚይዝልን እወድሃለሁ ወይንም እወድሻለሁ የሚለው ቃል ነው ሰፋ አድርገን ማየት እንችላለን። ቃሉን ከዛ በተጨማሪ እንግዲህ ሰዎች ከግለሰብ አልፎ እንግዲህ አንዳንድ ሰዎች ሀገሬ እወድሻለሁ ይላሉ። ወይንም ደግሞ ሀገሬን በጣም እወዳለሁ እና ሀገሬን በጣም ስለምወድ ማሳደግ እንድታድግ እፈልጋለሁኝ እና የሆነ ነገር መስራት እፈልጋለሁ ሀገሬ ላይ ይላሉ። ሰዎች ብዙ ጊዜ እንደዚህ ሲሉ ይስተዋላሉ። ምን ለማለት ፈልገው ነው እንግዲህ ሀገር ማለት በውስጡ ብዙ ነገር የያዘ አንድ ሰው ሀገሬን እወዳለሁ ሲል ህብረተሰቡን እወዳለሁ ማህበረሰቡ ባህሉ አለ ተፈጥሮአዊ የምድራዊ አቀማመጥ አለ። ሌላው ደግሞ የተፈጥሮ ሀብቶቿ እጽዋት ሊሆን ይችላል እንስሳትም ሊሆን ይችላል የተለያዩ ነገሮች ፏፏቴዎች አሉ እነዛን ሙሉ ጨምሮ የአየር ንብረቱንም ሊሆን ይችላል። እነዚህ ነገር በሙሉ ተካተው ሀገር ይባላሉ። ሀገር ይባላል ማለት ነው አንድ ሀገር ሀገርን ያሰኛል ማለት ነው። ከህዝቡ አንስቶ ማለት ነው የህዝቡ አኗኗር ባህላዊ ኑሮ ባህሉ ሊሆን ይችላል

እሺ አዎ የሚለውን ቃል እናገኛለን። አዎ ማለት እንግዲህ ነው ትክክል ነው እንደማለት ነው። ለምሳሌ አዎ የሚለውን ቃል በተለያዩ ንግግሮች ውስጥ ልንጠቀመው እንችላለን። አንድ ሰው የሆነ ነገር ገምቶ ጥያቄ ሊጠይቀን ይችላል። ለዛ ጥያቄ መልስ አዎ ወይንም አይደለም ብለን ነው የምንመልሰው። አጭር የሆነ የመልስ አይነት ነው። ይህ መልስ እንግዲህ ብዙ ማብራሪያ አይጠይቅም። ለተጠየቅነው ጥያቄ አጭር የሆነ ምላሽ ስንሰጥ ነው አዎ ብለን ምንመልሰው። ለምሳሌ ትላንትና መጥተሽ ነበር እንዴ? ቢለኝ አንድ ሰው እንግዲህ ያለኝ ነገር ትክክል ወይንም ሄጄ አድርጌው ከሆነ አዎ መጥቼ ነበር እላለሁ ማለት ነው። ያው መልሱ እዚህ ጋር ያበቃል ማለት ነው። ይሄ አዎ የሚለው ልክ እንደ አጭር መልስ ነው የሚቆጠረው። እና ሰዎች ያው በተለያየ ንግግሮቻቸው መሃል ይሄ አዎ የሚለውን ነገር ይጠቀማሉ። አዎ አሉ ማለት ያወራኸው ነገር ትክክል ነህ እንደማለት ነው። ትክክል እንደማለት ነው። አዎ የሚለው ቀጥተኛ ትርጉም ምን ይሆናል? ትክክል የሚለውን ትርጉም ይሰጠናል ማለት ነው። እንግዲህ ይሄ አዎ ምንለው ነገር ሰዎች አንዳንድ ጊዜ ዝም ብለው ያው ብዙ ማብራራት ሳይፈልጉ ሲቀሩም አዎ ይላሉ። ያው በአጭሩ መልስ ይሰጣሉ ለነገሩ ብዙ ማብራራት አልፈለጉም ወይንም ደግሞ ያ ሰው ብዙ እንዲያውቅ ካልተፈለገም አዎ የሚለውን መልስ ምላሽ ልንሰጥ እንችላለን። ስለዚህ ይሄ አዎ የሚለው ምላሽ ብዙ ማብራሪያ የማይፈልግ ወይንም ደግሞ ነገሩን በአጭር ለመመለስ ስንፈልግ የምንጠቀምበት የጥያቄያዊ መልስ ውጤት ነው። ስለዚህ መልስ ነው ማለት ነው በራሱ አዎ የሚለው ቃል መልስ ነው የሆነ መጠየቅ አለው የሆነ ነገር ተጠይቀናል ለዛ መልስ እየሰጠን ነው ማለት ነው አዎ ስንል አንድ ሰው አዎ ካለ ምላሽ ሰጠ ማለት ነው ስለዚህ ምላሹ ደግሞ ልክ ነህ እያለው ነው ማለት ነው ሰውየው ያወራው ነገር ትክክል ነህ እያለው ነው ማለት ነው በተዘዋዋሪ ትክክል ነው እንደማለት ነው ስለዚህ አጠር ያለ የመልስ አሰጣጥ ሂደት ነው ማለት ነው ይሄ አዎ የሚለው ቃል

እሺ እንግዲህ በቀጣይነት የምናየው ቃል መናገር ይሰኛል መናገር ማለት ቀጥተኛ ትርጉሙ? ምን ማለት ነው ወይንም ቀጥተኛ ፍቺው መናገር ሲባል ማውራት እንደማለት ነው። እከሌ ተናጋሪ ነው ስንል እከሌ ያወራል ማለት ነው። እንግዲህ ይሄ መናገርን የሚባለው ነገር አንዳንዴ ሰዎች የመናገር ችሎታ የላቸውም ይባላሉ። ይህ ማለት ያው አንድ ሰው ሀሳቡን በደንብ የመግለጽ ችሎታ የለውም እያልን ነው የዛን ሰው ማንነት ወይንም ደግሞ ሀሳቡን የሚገልጽበት ሂደት ለሰዎች ግልጽ አይደለም እንደማለት ነው። አንድ ሰው የመናገር ችሎታ ወይንም ደግሞ ብዙ መናገር አይችልም ይባላል። አንዳንዴ የተለያዩ ስብሰባዎች ላይ ወይም መድረኮች ላይ እያሉ ሰዎች እስቲ እድሉን እንደ እንትና ይሰጥ ምናምን ነገር ይባልና ሰውየው እድሉ ሲሰጠው በቂ የሆነ ነገር ወይም ደግሞ ያለውን ነገር በትክክል ላይናገር ይችላል። ስለዚህ እሱ በደንብ አልተናገረም ወይንም ደግሞ መናገር አይችልም ሲጀመር እሱ መናገር አይችልም ይባላል። ስለዚህ ያ ማለት ምን ማለት ነው? ሀሳቡን በደንብ አልገለጸም ወይንም ደግሞ ሀሳቡን በደንብ ለሰዎች አብራርቶ ማውራት አይችልም እንደማለት ነው። እንግዲህ ይሄ ነገር እንደ ክህሎትም ነው አንዳንዴ ከተፈጥሮ የሚሰጥ ነገር ነው። ከተፈጥሮም ውጪ ደግሞ ቀስ በቀስ ወይንም በሂደት ማዳበር የሚቻል ነገር ነው። ምክንያቱም ደጋግሞ ቀስ ብሎ በመናገር ወይንም ራስን በማረጋጋት በሂደት የምናስተካክለው ነገርም ይሆናል ይሄ የመናገር ችሎታችንን እና ሰዎች ምን ሲሉ ይስተዋላሉ እሱ ተናጋሪ ነው ምናምን ይባላል። ተናጋሪ ነው ማለት ነገሮችን አንደኛ ትርጉሙ ምንድነው ነገሮችን አያልፍም ያየውን ነገር በሙሉ ይናገራል እንደማለት ነው። ሌላው ደግሞ እከሌለ ተናጋሪ ነው። ለምሳሌ ከሌለ ጎበዝ ተናጋሪ ነው ምናምን ሲባል ደግሞ ሀሳቡን በደንብ የሚገንጽበት ሂደት ወይንም ደግሞ የሚ ሀሳቡን የሚገልጽበት ሁኔታ ለሰዎች በጣም በሚስብ መልኩ ወይንም ደግሞ ሰዎች ሊያዳምጡት በሚችሉት መልኩ አይነት ሀሳቡን በደንብና በትክክል በሚያምር አይነት ነገር የሚገልጽ ሰው አለ። እና ሁሉም ሰው ሊረዳው በሚችል መልኩ ነገሮችን የሚገልጽ ሰው አይነት አለ። እንግዲህ ይሄ ነገር ያው ተፈጥሮአዊም ነው ብያለሁ በክህሎትም በሂደትም የሚሻሻል ነገር ነው። እና ያው ልምድ እንደዛ ያለ ልምድ ያለው ሰው አለ። አንዳንድ ጊዜ አንድ ነገር ብዙ ላይገባን ይችላል ለምሳሌ ስለ አንድ ነገር እያወራ ወይንም ደግሞ እያስረዳ ሊሆን ይችላል። ስለ ነገሩ ብዙ ላይገባን ይችላል ወይንም እሱ ያስረዳበት የገለጸበት መንገድ ሊሆን ይችላል እንግዲህ ልክ እንደዛ ሲሆን ምን ብዙም አልገባኝም ምናምን እንላለን ወይ ሌላ ሰው ደግሞ ይመጣና እዛ ነገር ላይ በደንብ ሊያብራራው ይችላል። ያንን ብዙ ሰዎች ብዛት ያላቸው ሰዎች እንዲገባቸው አድርጎ በደንብ ነገሩን ሊያብራራው ይችላል። ስለዚህ ነገሩን በደንብ ሲያብራራው ሰዎች ይረዱታል ማለት ነው። ሰፋ ያለ መግለጫ ሲሰጥበት ወይንም ሰፋ ያለ ማብራሪያ ሲሰጥበት ሰዎች ይረዱታል። በዛ ሰዓት እንግዲህ ሰዎች ምን ይላሉ እከሌኮ ጎበዝ ተናጋሪ ነው ምናምን ይባላል። ያ ማለት እንግዲህ ሀሳቡን የሚገንጽበት ሁኔታ የቃላት አጠቃቀሙ ሊሆን ይችላል ወይንም ቋንቋውን የሚጠቀምበት ሁኔታ ሊሆን ይችላል ወይንም ደግሞ እዛ ጋር ያሉ ሰዎች በምን አይነት መልኩ ባወራ ወይንም ብናገር ሊገባቸው ይችላል ብሎ ሊገምት ይችላል ማለት ነው እና በቃ ይሄ ነገር እንግዲህ እንደተሰጦ ይቆጠራል እንደ ክህሎትም ነው። ያው መናገር ራሱን የቻለ ክህሎት ነው። እንግዲህ መናገርን ስናስብ ያው አንዳንዴ ይሄ ቀጥተኛ ትርጉም አይደለም ግን እንትና እኮ ምላሰኛ ነው ምናምን ይባላል። ስለዚህ ምላሰኛ ነው ሲባል ተናጋሪ ነው እንደማለት ነው ያው ተዘዋዋሪ በተዘዋዋሪ ምላሰኛ የሚለው ትርጉም አለው ማለት ነው ይሄ ምላሰኛ ነው ይላሉ። ያ ማለት ተናጋሪ ነው ሊሉ ፈልገው ነው እከሌ ምላስ እኛ ነው ከተባለ ከሌላ ተናጋሪ ነው እንደማለት ነው። አንድ ነገር ያየው ነገር ላይ ብዙ ያወራል ተናጋሪ ነው አያልፍም እንደማለት ነው ምላሰኛ ነው። ወይንም አፈኛ ነው ይባላል አንዳንዴ አንዳንድ ሰዎች እከሌ እኮ አፍኛ ነው ምናምን ይባላል ያው ተናጋሪ ነው እንደማለት ነው። ብዙ ያወራል ብዙ ይናገራል እና ያው ሰዎችን አይፈራም ሲናገር በሰዎች መሃል ብዙ ንግግር ያደርጋል። ወይንም ደግሞ የተለያዩ ሀሳቦችን አውጥቶ በሰዎች መሃል ይናገራል ያወራል ሊሉ ፈልገው ነው ማለት ነው። ያው አንዳንድ ሰው ደግሞ የዛን ተሰጦ ያለው ሰው አለ ማለት ይሄ በተፈጥሮ አይፈራም ሀሳቡን በደንብ ይገልጻል። ለቀፌታም ከሆነ መንቀፍ ያለበትን አካል ይነቅፋል

እሺ እንግዲህ ቀጣዩ ቃል ምንድነው እንዴት ይላል እንዴት ማለት እንግዲህ ጥያቄዬ ነው። ጥያቄ ነው ማለት ነው እንዴት ብለን ካልን ጥያቄ ነው እየጠየቅን ያለው እንዴት ስንል ስለ አንድ ነገር እየተወራ ወይንም አንድ የሰማነውን ነገር እንዴት ብለን ከጠየቅን ስለዛ ነገር ተጨማሪ ማብራሪያ እየፈለግን ነው ማለት ነው። ወይንም ደግሞ ነገሩ በደንብ አልገባንም ማለት ነው። ስለዚህ እንዴት ብለን እንጠይቃለን ለምሳሌ አንዳንድ ሰዎች እንዴት እንዲህ ሊሆን ቻለ ይላሉ የሆነ ነገር ተፈጥሮ ወይም የሆነ ችግር ተፈጥሮ ሊሆን ይችላል እና ያልገመቱት ነገር ነው ያ ነገር ብዙ ጊዜ ያልተገመተ ነገር ሲሆን እንዴ እንዴት እንዲህ ሊሆን ቻለ ምናምን ብለን እንጠይቃለን ማለት ነው ከዛ እንግዲህ የምን ከዛ የምንጠብቀው ምላሽ ምንድነው ይሄ እኮ የሆነው እንዲህ እንዲህ ስለሆነ ነው ወይንም ደግሞ ይሄ ነገር የሆነው እንደዚህ እንደዚህ ነበር መጀመሪያ ከዛ በኋላ ብሎ የሆነበትን ሂደት የምናስረዳበት ሁኔታ ነው ማለት ነው ወይንም የተፈጠረው ነገር ወይንም ደግሞ የሆነ የተደረገን ነገር ሂደቱን የምናስረዳበት መጠይቅ ነው ማለት ነው ይሄ ነገር ያው መጠይቅ ነው እንዴት የሚለው ነገር መጠይቅ ነው ያ መጠይቅ ደግሞ ሂደቱን የምናስረዳበት የመጠይቅ አይነት ነው ማለት ነው ስለዚህ እንዴት ከሚለው ቃል በስተጀርባ ወይንም ደግሞ እንዴት ከሚለው ነገር ጀርባ ምን አለ ማለት ነው የነገሩን ሂደት ወይንም ደግሞ የነገሩን የተፈጠረበትን ሁኔታ ወይ የተሰራበትን ሂደት ሊሆን ይችላል ያንን ነገር የምናስረዳበት መጠየቅ ነው ማለት ነው ሰዎች ይህን ቃል በተለያየ ቦታ ላይ ሲጠቀሙ እናያለን ለምሳሌ እንዴት ልትሰራው ቻልክ ብለው ሊጠይቁ ይችላሉ ስለዚህ እዛ ጋር የምናስረዳው የሰራነውን ነገር እንዴት እንደሰራነው ለምሳሌ ከምን እንደሰራነው ሊሆን ይችላል የምናስረዳው ማለት ነው እንዴት ልትሰራው ቻልክ ከተባለ ያንን ነገር ከምን እንደሰራነው ምን ተጠቅመን ምን እቃ ተጠቅመን እዛ ላይ ሌላው ደግሞ ያው በምን ጊዜ እንደሰራነው የት ቦታ ላይ እንደሰራነው ሊሆን ይችላል ብቻ ያው እንደ እንትኑ ነው እንደ ጥያቄው ለምሳሌ እንዴት እዚህ ይዘኅው ልትመጣ ቻልክ የሚባል ጥያቄ ልንጠየቅ እንችላለን ስለዚህ እዛ ይዘን የሄድንበትን ምክንያት ወይንም ያው እንግዲ ጠቀሜታም ሊሆን ይችላል ችግር ሊሆን ይችላል ብቻ ከዛ ጋር ተያይዞ ያለ ያንን ድርጊት ያደረግንበትን ምክንያት ሊሆን ይችላል ያደረግንበትን ሂደት የሚያስረዳ የሆነ ምላሽ ነው የምንሰጠው ማለት ነው ጠያቂውም እንግዲህ እዛ ነገር ላይ የተፈጠረው ነገር ላይ ወይንም የተደረገን ነገር ሊሆን ይችላል የተመረተንም ምርት ሊሆን ይችላል ስለዛ የመጣበት ሂደት ነው የሚፈልገው ማለት ነው ምርት ከሆነ ለምሳሌ እንዴት አመረትከው እንዴት ሰራኸው ብሎ ይጠይቃል እንዴት አመረትከው ሊል ይችላል ወይንም ደግሞ እንዴት ይሄ ሁሉ ልትሰራ ቻልክ ብሎ ሊል ሊጠይቅህ ይችላል ስለዚህ ያን ያህል ብዛት የሰራህበትን ወይንም ደግሞ ያን ያህል ብዛት እንደዛ እንዴት ልታባዘው እንዴት ብዙ ልትሰራ የቻልክበትን ነገር ነው የምትናገረው ማለት ነው ለምሳሌ እንዴት እንደዚህ ብዙ ልትሰራው ቻልክ በአንድ ቀን ብለው ይጠይቃሉ አንዳንድ ጊዜ በጣም ሲገረሙ አለቆች ወይም ደግሞ ብቻ ቤተሰብም ሊሆን ይችላል የሆነ ነገር እየሰራን ስንሰራ እነሱ የሉም አላዩም ስለዚህ የሆነ ሰዓት ላይ መጥተው ወይንም ማታ ሊሆን ይችላል ወይ በማግስቱ እንደ ነገ ሊሆን ይችላል የዛ ሰዓት ላይ መጥተው ያንን ነገር ሲያዩት እንዴ በአንድ ቀን እንዴት እንደዚህ ልትሰራ ቻልክ እንዴት ይሄ ሁሉ ሰራህ ብሎ ይጠይቃል ማለት ነው ስለዚህ እንደዛ ስንጠየቅ ምን እንላለን እንግዲህ የዛን ለት በምን አይነት መንገድ እንደሰራን እንድናስረዳቸው እየጠየቁን ነው ማለት ነው ስለዚህ የሆነ የተለየ ነገር ከሌላ ጊዜ የተለየ ነገር አይተዋል ስለዚህ ያ ነገር እንዴት እንደተደረገ እንድናስረዳቸው ፈልገዋል እና ያው እዚህ ጋር ምንድነው የምንለው እንግዲህ የሰራንበትን መንገድ እንዴት እንደዛ ብዙ ልንሰራ እንደቻልን ያለውን ነገር እናስረዳለን ያው ሰፋ ያለ ማብራሪያ ነው የሚጠይቀው ማለት ነው ይሄ መጠይቅ ሰፋ ያለ ማብራሪያ የሚጠይቅ ሂደቱን የሚያስረዳ አይነት ምላሽ የሚሰጠው መጠይቅ ነው ማለት ነው ስለዚህ ብዙ ማውራት አለብን ማለት ስለ ጉዳዩ ዙሪያ ላይ ብዙ የሆነ ትንተና መስጠት አለብን ማለት ነው እንዴት የሚባለው ጥያቄ ሲመጣ እንግዲህ ያው ይሄን ይመስላል ቃሉ መጠይቃዊ ቃል ነው ስለዚህ መጠይቃዊ ቃል ሆኖ ምላሹ ደግሞ ማብራሪያ የሚፈልግን አይነት መልስ የሚሰጠው መጠይቅ ነው ማለት ነው ስለዚህ ስለ አንድ ነገር ማብራሪያ ስንጠይቅ ስንፈልግ ወይንም ደግሞ ተጨማሪ እየሆነ

እሺ እንግዲህ የማወራበት ርዕስ አውሮፕላን ይሰኛል አውሮፕላን ማለት ከመጓጓዣ ነገሮች አንዱ ነው። ይህ የመጓጓዣ አይነት ከሌሎቹ ለየት የሚያደርገው ብቸኛው በአየር ላይ የምንጓጓዝበት የመጓጓዣ መንገድ ነው። አይሎፕላን ማለት አይሎፕላን እንግዲህ ረጅም ሰዓት አየር ላይ በመብረር ይታወቃል። እና በጣም ከምወደው የመጓጓዣ አይነት አንዱ አይሎፕራን ነው አንደኛ ነገር ያው ሰዎች ይሄንን ነገር መፍጠራቸው ወይንም መስራታቸው በጣም የማደንቀው ነገር ነው። እስካሁን ድረስ በጣም የሆነ እንዴት ነው በጣም ከምገረምበት ከምደነቅበት ነገር አንዱ አይሎፕራንን ነው። እንግዲህ አይሎፕራን የተለያዩ የሆነ ክፍሎች አሉት ያው ለመብረር እንዲመች ተደርጎ የተሰራ ነገር ነው። ያው ከቅርጹ አንስቶ የተለያዩ ክፍሎቹ በሙሉ አየር ላይ እንዲበር ወይንም ደግሞ አየር ላይ በፍጥነት እንዲሄድ ተደርጎ የተዘጋጀ የመጓጓዣ አይነት ነው። እንግዲህ ይህን አይሎፕራንን የት ለምን ለምን እንጠቀምበታለን ስንል አንደኛ ነገር ትንሽ ርቀት ያለው ቦታ ላይ ለመሄድ ስንፈልግ አይሎፕራንን እንጠቀማለን ማለት ነው። እና ከሀገር ውጪ ለመሄድ ስንፈልግ እንግዲህ አይሎፕራንን ተጠቅመን ነው በዋናነት የምንሄደው ማለት ነው። ያው ኢትዮጵያ ውስጥም የራሷ የሆነ አይሎፕላን አላት ኢትዮጵያ አየር መንገድ ተብሎ ይታወቃል። እና ትልቁና ግዙፉ በሀገራችን አገልግሎት በጣም ቆንጆ አገልግሎት የሚሰጥበት ተቋም ነው ይህ የኢትዮጵያ አየር መንገድ በጣም ኩራታችን የሆነ ተቋም ነው ከፍተኛ የሆነ ገቢ የሚያስገባልን ተቋም ነው። በጣም በጥራት ነው የሚሰሩት አገልግሎታቸውም ያው እኔ አንድ ሁለት ሶስት ጊዜ በአይሎፕራን የመብረር አጋጣሚ አጋጥሞኛል እና በጣም ደስ የሚል እና የሚያስፈራም ስሜት አለው እንግዲህ። አይሎፕራን መብረር ወይንም ደግሞ በአይሎፕራን መጓዝ በተለይ አይሎፕራን ሲነሳና ሲወርድ ያለው ሰዓት የተለየ የሆነ ስሜት ነው የሚፈጥረው። የመፍራትም ስሜት የተወሰነ የመፍራት ስሜት አጋጥሞኛል እና ሰውነቴ ውስጥ የተለየ ስሜት ነው የተፈጠረው በዛን ሰዓት ላይ። ሌላው ነገር እንግዲህ ይሄ ከአይሎፕራን ጋር ተያይዞ የአይሎፕራን አነሳሱ ትንሽ አስገራሚ ነው በቃ በጣም ይገርማል ለየት ያለ አነሳስ ነው ያለው። እንግዲህ አይሮፕላን ሊነሳ ሲፈልግ ምንድነው የሚደረገው? መጀመሪያ ኤይሎፕራኑን የሚጎትት ጋሪ አለ ያ ጋሪ እንግዲህ እለዩ ላይ በሰንሰለት ወይንም በብረት ከአይሎፕራኑ ጋር ይገናኛል ያንን አይሎፕራን እንግዲህ ቀስ እያለ ይጎትታል ማለት ነው። የሚጎትተው እንግዲህ የተወሰነ ርቀት ነው። እንግዲህ ምንድነው? እሱ ያ የራሳቸው የሆነ ምክንያት አለው አይሎፕላን ከመናሳቱ በፊት ይጎተታል ስለዚህ የአይሮፕላን ሞተር ሲነሳ ከፍተኛ የሆነ የነዳጅ ወይንም ደግሞ የፍጆታ አለው ያንን ነገር ለመቀነስ ይጎተታል አይሎፕራኑ። አይሎፕራኑ የተወሰነ ሰዓት በጋሪው ከተጎተተ በኋላ የተወሰነ ዙር ስለሚያገኝ በቀላሉ ሞተሩ ይነሳል ማለት ነው። እንግዲህ የአይሎፕራን ሞተሩ ከተነሳ በኋላ የተወሰነ ርቀት ደግሞ ፓይለቱ ይነደዋል ማለት ነው። ያ ጋሪን አውልቀው ያስቀመጡትና ጋሪው ወደ አንድ ጎን ይሆንና አይሎፕራኑን መሬት በመሬት የተወሰነ በተወሰነ ፍጥነት ይነዳዋል ቀስ አድርጎ ማለት ነው። እንግዲህ ከተወሰነ ርቀት በኋላ ደግሞ ፍጥነቱን ይጨምርና በሃይለኛው ይነደዋል ማለት ነው። መሬት ለመሬት ከዛም መጨረሻ ላይ በጣም መሬቱን አፋትጎ በጣም በፍጥነት ከነዳው በኋላ መጨረሻ ላይ መሬቱን በጣም ጭሩት ይነሳል ማለት ነው መሬት ይለቃል ማለት ነው። የራሱ የሆነ እንግዲህ ይሄ ካልኩሌሽን ይኖረዋል በጣም የሚገርመኝ የሆነ አነሳስ ነው። እንግዲህ መሬቱን ለቆ እንደተነሳ ያው የተወሰነ ርቀት ከሄደ በኋላ የሚፈልገውን ያህል የራሱ የተቀመጠለትን የጫማ ርቀት ወይንም ደግሞ ከፍ እንዲል የተፈለገውን የጫማ ቁጥር ነው የሚባለው ከፍታው በጫማ ቁጥር ነው የሚለካው የዚህን ያህል ጫማ እየበረረ ነው ይባላል። ስለዚህ እዛ ርቀት ላይ እስከሚደርስ ድረስ ያው ተሳፋሪዎች ቀበቶ አያወልቁም። እና ያው ስልኮቻቸው ምናምን አይጠቀሙም ስልካችሁን አጥፉ ይባላል ሲጀመር አይሎፕራን ላይ ሲወጣ ኔትወርክ አጥፉ ይባላል። የራሱ እንግዲህ የተያያዘ ነገር ይኖረዋል ይሄ ነገር እና እዛ ከፍታ ላይ ሲደርስ አይሎፕራኑ ብርሃኑን ሙሉ ለሙሉ ይረጋጋል እንቅስቃሴን ማድረግ ይጀመራል ማለት ነው ቀበቶን መፍታት ይቻላል ማለት ነው። እዛው አየር ላይ ሆነን ነው ይህ ነገር የሚሆነው እና በጣም

እሺ እንግዲህ የማወራበት ርዕስ ታች ይሰኛል ወይንም ታች የሚል ነው። ታች ማለት እንግዲህ የአቅጣጫን ወይንም ደግሞ የመልከአ ምድር አቀማመጥ የቦታን አቀማመጥ የሚወስንልን ወይንም ደግሞ የሚያሳየን የሚገልጽልን ምልክት ነው ታች ማለት ቦታን እየገለጽን የቦታውን ሁኔታ እየገለጽን ነው ማለት ነው። ለምሳሌ አንድ ሰው አበባው የት ነው ያለው ቢል ከ ከታችኛው መደርደሪያ ላይ ነው ልንል እንችላለን። ያ ማለት ምን ማለታችን ነው እንግዲህ የሆነ የምንስማማበት ወይንም ሁለታችንን የምናውቀው የምናወራው ሰዎች ሁለታችንን የምናውቀው ቦታ አለ ወይንም እቃ አለ። እንግዲህ ከዛን ከዛ አንፃር አንስተን ነው ማለት ነው ይሄንን ቃል የምንጠቀመው ምክንያቱም የምናውቀው ነገር ከሌለ አንጻራዊ ስለሆነ መነሻ ሀሳብ አለ ማለት ነው። ወይንም መነሻ ቦታ አለን ማለት ነው። ሁለታችንም የምናውቀው ወይንም ደግሞ ብዙም ቢሆን ብዙ ሰውም ቢሆን ብቻ እንደዛ ሰዎች የሚያስማማቸው አንድ የሚያውቁት ሀሳብ ይኖራል ወይንም ደግሞ የሚያውቁት ቦታ ይኖራል ከዛ ቦታ አንጻራዊ የሚነገር ንግግር ነው። ስለዚህ የሚነገር ቃል ነው ቦታን ገላጭ ነው ግን ገላጭነቱ ምንድነው የሚሆነው አንጻራዊ ነው የሚሆነው ማለት ነው። ምክንያቱም አሁን ለምሳሌ እኔ ታች ከመደርደሪያው በታች ነው ስል መጀመሪያ መደርደሪያው ምኑ ጋር እንዳለ ይታወቃል ስለዚህ መደርደሪያው ደግሞ የተለያዩ ክፍሎች እንዳሉት ይታወቃል ማለት ነው። ያም ጠያቂውም አካል ያንን ነገር ያውቃል ማለት ነው ስለዚህ መደርደሪያው ጋር ሄዶ ካለው ከእስረኛው ክፍል ጋር ይፈልገዋል ማለት ነው። የፈለገውን እቃ እና እዛ ላይ እንደሚያገኘው ያውቃል ማለት ነው። ስለዚህ አሁን መደርደሪያውን ሁለታችንም እናውቃለን ማለት ነው። ስለዚህ ምን ጊዜም ታች የሚለውን ቃል የምንጠቀመው ተናጋሪው የሚጠቀመው ተናጋሪውና አድማጩ የሚያውቁት አንድ ቦታ አለ ወይንም ደግሞ አንድ እቃ አለ። ከዛን ያንን ቦታ ወይንም ደግሞ ያንን እቃ አንጻራዊ አድርጎ እንደ አቅጣጫ መስጫ ወይንም ደግሞ አቅጣጫ መጠቆሚያ ወይንም ቦታን መጠቆሚያ የሆነ ቃል ነው ማለት ነው። ይሄ ቃል ግን ይሄ ቃል የአቅጣጫ ወይንም ቦታ ሲጠቁም ሲጠቁምልን ታች የሚለውን ቃል ይጠቀማል ማለት ነው። አንጻራዊ ነው ስለዚህ የሚያውቁት ነገር አለ ማለት ነው። በዛ ላይ ተንተርሰው ይናገራሉ ማለት ነው ይሄ ታች የሚለው ያው ብቻውን የሚሰጠው ትርጉም የለም። ይሄን ማለቴ ምንድነው ለምሳሌ ወሬ ስናወራ ዝም ብለን ታች ብንል እንትን የት ነው ያለው ብንባል ታች ብንል ታች ስንል ከምን ምንም እንትን የለውም ማለት ነው። ስለዚህ አንጻራዊ አድርገን ነው ማለት ነው የምንጠራው ቦታ አለ ወይ የምናውቀው ወይ የምንጠቁመው ቦታ አለ። ከዛ ቦታ አንፃር ተነስቶ ነው እንግዲህ አቅጣጫውን የሚያሳየን ይህ አቅጣጫ ጠቋሚ እንግዲህ ታች ሲባል ዝቅ ያለ ነገር ላይ መሆኑን ያስታውቀናል ወይንም ዝቅ ያለ ቦታ ሊሆን ይችላል። ወይንም ደግሞ ከአንድ ከተቀመጠ እቃ ከሆነ ደግሞ ከዛ እቃ ከስር እንደማለት ነው። ያው በአጠቃላይ ይህን ነገር ይገልጽልናል። ሌላው ደግሞ ያው ከወረቀትም ከታች ይባላል አንዳንዴ የተጻፈ ጽሁፍ ወይንም ደግሞ ወይንም ለምሳሌ ኮምፒውተር ላይም ሊሆን ይችላል። የሆነ እድረ ገጽ ወይንም ደግሞ የሆነ እንትን መተግበሪያ ከፍተን ስናይ ምን ይባላል እንግዲህ ከታች ላይ እየተለያዩ ማስገቢያዎች አሉ ይባላል። ያው ከታች ላይ ሲባል እንግዲህ አንደኛ ነገር ያው ኮምፒውተሩ መኖሩ ይታወቃል ወይንም ደግሞ ያ መተግበሪያ መከፈቱ ይታወቃል። ከዛን ታች የሚለው ነገር ምንድነው ከኮምፒውተሩ ወይንም ደግሞ ከመተግበሪያው አንፃር አይተን ነው ያንን ያልኩበት ምክንያት ምንድነው? አንደኛ ከኮምፒውተሩ አንፃር ከሆነ ያንን መተግበሪያ የከፈትነውን መተግበሪያ ቀጥለን ምንም የምንነካው ነገር የለም ማለት ነው። ከኮምፒውተሩ አንፃር ከሆነ እዛው ላይ ገፁ ላይ እንዳለ ነው የምናየው ማለት ነው። ከታች ስንባል ወይንም ደግሞ ከመተግበሪያው አንፃር ከሆነ ደግሞ ስበን እስከመጨረሻው እናየዋለን ማለት ነው። በዛ መልኩ ይሄ ታች የሚለውን ቃል መጠቀም እንችላለን። ያው ሰዎች የተለያየ ነገር ለመግለጽ ታች ብለው ሊጠቀሙ ወይንም ደግሞ ይሄ ታች የሚለውን ቃል ሊጠሩ ይችላሉ። በአጠቃላይ ታች የሚለው ቃል ትክክለኛ የቃሉ ትርጉም ከስር የሚለውን ፍቺ ይሰጠናል። ያው

እሺ ኮት ይሰኛል ርዕሴ ኮት ማለት እንግዲህ የልብስ አይነት ነው ወይንም ደግሞ ከልብስ ዝርያዎች ውስጥ አንዱ ኮት ይባላል ኮት የምንለው ነገር እንግዲህ ከወገብ በላይ የምንለብሰው ወይንም ደግሞ ከላይ የሚለበስ የልብስ አይነት ነው። እንግዲህ ኮት ከተለያየ ነገር ይሰራል አሰራሩን ስናይ አንደኛ ከተለያዩ ጨርቆች ሊሰራ ይችላል ከጥጥ ሊሆን ይችላል ወይንም ደግሞ ከቆዳ ውጤቶችም ሊሰራ ይችላል እንግዲህ እንደየአሰራሩ የተለያየ ይዘት ይኖረዋል። ውበቱም እንደዛው የተለያየ ይሆናል። እነዚህ እንግዲህ ከቆዳ የሚሰሩ የተለያዩ ኮቶች አሉ ለምሳሌ ለትልልቅ ሰዎች የሚዘጋጁ በቆዳ መልክ ተሰርተው ለብቻ በቆዳ ተሰርተው እንደዛ የሚሸጡ ኮቶች አሉ። እነዛ ኮቶች እንግዲህ ያው የቆዳ ኮት ይባላል ያ ኮት እንግዲህ ከየትኛው የእንስሳ ውጤቶች ይሰራል ማለት ነው አንደኛ ነገር ከእንትን ማ ከ በሮች ቆዳ ወይንም ደግሞ ከከብት ቆዳ የሚዘጋጅ የኮት አይነት አለ። እንግዲህ ያው እንደሚታወቀው የከብት ቆዳ የተለያዩ ነገሮችን ለመስሪያ ያገለግላል በዚሁ አጋጣሚ አንዱ ከሚያገለግልበት አልባሳታ አንዱ ያው ኮትን ነው ያው በፋብሪካ በደንብ ከተዘጋጀና ከተስተካከለ በኋላ ነው ይህ ኮት የሚዘጋ የሚሰራበት ያው ተሰፍቶ ነው በራሱ ቅርጽ ይሰፋል እና ሌላው ነገር እንግዲህ ከሱፍ ተብሎ በዘልማድ የምንጠራው ሱፍ ብለን የምንጠራው የልብስ አይነት አለ። ያ እንግዲህ የጨርቅነቱ ሁኔታ ይለያያል ማለት ነው። በጣም ለኮት ተመራጩ የሆነ የጨርቅ አይነት ነው። ይህ ሱፍ ብለን የምንጠራው የጨርቅ አይነት ያው ሰዎችም ይሄ ሱፍ የሚለውን ነገር እንደ ጥራት መገለጫ ጥራት እንዳለው ጨርቅ መገለጫ ተደርጎ ነው የሚታሰበው እና ያው የሱፍ ጨርቅ ተብሎ ወይንም ደግሞ የሱፍ ኮት የሚባለው ኮት በተለያዩ ቦታዎች ላይ ይለበሳል። የት የት ይለበሳል ብለን ስናይ ሱፍ እንግዲህ ወይንም የሱፍ ኮት ብለን የምንገልጸው አለባበስ ያው ሱሪም አንድ ላይ አብሮ ይዘጋጃል ተመሳሳይ የሆነ ሱሪ አንድ ላይ ይዘጋጅለታል ከኮቱ ጋር ማለት ነው እና አንድ ሰው ያን ሱሪና ኮት አድርጎ ያው ሱፍ ለብሷል ይባላል በተለምዶ ስለዚህ የተለያዩ ዝግጅቶች ላይ ሊለብሰው ይችላል ይሄን አለባበስ። በጣም የሚያዘንጥና የሚያምር አለባበስ ወይንም ደግሞ የጨርቅ አይነት ነው ስለዚህ ሰዎች ይህን ነገር የተለያየ የሰርግ ዝግጅት ሲጠሩ ወይንም ሰርግ ዝግጅት ላይ ይለብሱታል። እንደገና ትልልቅ የሆኑ ዝግጅቶች ስብሰባዎች ሊሆኑ ይችላሉ። ባለስልጣናትም ሊሆኑ ይችላሉ ይሄን ነገር የሚለብሱት ያው ባለስልጣን ሁሌ እንደ ስራ ልብሱም የሚያገለግልበት ሁኔታ አለ ማለት ነው ይህ ወይንም ደግሞ ሱፍ የሚባለውን ነገር ሌሎች እንግዲህ ያው በስራ ቦታ የሚለብሱ ሰዎች ሌላው ባንከሮች ሲለብሱ ይስተዋላል። ያው የባንከሮች አለባበስ እንደሚታወቀው ጨርቅ ሱሪ ስለሚያዘወትሩ ይህንን የሱፍ ኮት የመልበስ ሁኔታ አለ። በተለይ ወንዶቹ ኮት እንዲለብሱ ይገደዳሉ። ብዙ ጊዜ ያው ሸሚዝ ከስር ከለበሱ በኋላ ከላይ ኮት አድርገው ያው ከረባትም አንድ ላይ ተያይዞ እንዲያደርጉ ልክ የደንብ ልብስ ወይንም ደግሞ እንደ ስራ ልብስ ነው የሚቆጠረው ማለት ነው ይሄ ኮት ሌላው እንግዲህ ይሄ የሱፍ ኮት በተለያየ ሁኔታ ላይ ሲለበስ በጣም የሚያዘንጥና በጣም የሚያምር ተመራጭ በብዙዎች ተመራጭ የኮት ወይንም ደግሞ የጨርቅ አይነት ነው ማለት ነው ስለዚህ ኮት እንግዲህ የተለያዩ ሰዎች ይለብሱታል። ኮት በምን አይነት የአየር ሁኔታ ይለበሳል ሲባል ባለ ወይንም ደግሞ የአየር ንብረቱ ትንሽ ቀዝቀዝ ባለና ዝናባማ በሆነ ሰዓት ላይ አብዛኛው ሰው ለብሶ እናያለን ያው እንደ ምንድነው ይሄ እንደ ብርድ መከላከያነትም ያገለግላል ማለት ነው። ሙቀትን የራስን ሙቃት ለመጠበቅም ያገለግላል። ሌላው ነገር እንግዲህ አንዳንድ መስሪያ ቤት

እሺ እንግዲህ የማወራበት ርዕስ እግር ይሰኛል እግር ማለት እንግዲህ የሰው ልጅ መንቀሻቀሻ ወይንም ደግሞ ከአንድ ቦታ ወደ አንድ ቦታ የሚዘዋወርበት የሰውነት የአካል ክፍል ነው። ያው ከሰውነታችን የአካል ክፍሎች አንዱ እግር ነው እግር እንግዲህ ከሰውነታችን ከታችኛው ወይንም ከወገባችን በታች አንስቶ ያለውን ክፍል እስከ መሬት እስከሚደርስ ድረስ ያለውን ክፍል ያካትታል። ይህ እግር የምንለው ነገር እንግዲህ የሰው ልጅ ሁለት እግር አለው። ሌሎች እንስሳቶችም አራት እግር አላቸው ያው ብዙዎቹ እነኚህ ከሚበሩት በስተቀር የሚበሩ አእዋፋት ግን ሁለት እግር ነው ያላቸው ልክ እንደ ሰው ልጅ። ከዛ በተጨማሪ እንግዲህ እግር የምንለው ክፍል በላዩ ላይ የተለያዩ ክፍሎች አሉት። ለምሳሌ ከታችኛው የእግራችን ክፍል የውስጥ እግር በመባል ይታወቃል። ይህ የውስጥ እግር ማለት የምንቆምበት ወይንም ደግሞ መቆም መሬት የሚነካው አካል ነው። የውስጥ እግር የሚባለው እንግዲህ እሱ ላይ ያው የእግራችን መዳፍ አለ ያም ያ እግራችን መዳፍ እንግዲህ እላዩ ላይ ጫፉ ላይ ጣቶች አሉ። እንግዲህ አንዱ እግር አምስት ጣት አለው ማለት ነው አንደኛውም እንደዛው አምስት ጣት አለው ማለት ነው። የሰው ልጅ በአጠቃላይ አስር ጣቶች የእግር ጣቶች አሉ ማለት አሉት ማለት ነው። ሌላው እንግዲህ እዚህ ጣቶቻችን ላይ የ የየራሳቸው የሆነ ጫፋቸው ላይ ጥፍር አለ እንግዲህ ይህ ጥፍር በየጊዜው የሚያድግ ነገር ነው እና የምንቆርጠውም ነገር ነው ማለት ነው። ጥፍር እንደ ውበት ይታያል ያው የውበት መገለጫም ነው። እና ጣትም እንደዛው ያው እንደ ውበት ነው የሚታየው። ከዛ በተጨማሪ እንግዲህ ከዚህ ከፍ ሲል ደግሞ ቁርጭምጭሚት ተብሎ የሚጠራው ክፍል አለ ቁርጭምጭሚት ማለት እንግዲህ የእግራችንን ዘንግ እና የታችኛውን የእግራችንን የመዳፍ የእግር መዳፋችንን ክፍል አንድ ላይ አያይዞ እዛ ጋር የ የ የሚያንቀሳቅስበት ቦታ ወይንም ደግሞ ማጠፍ እንድንችል የሚረዳን ቦታ ነው። ቁርጭምጭሚት የሚባለው ከዛ ከቁርጭምጭሚት ከፍ ሲል እንግዲህ የእግራችን ዘንግ አለ ማለት ነው ይህ ቅልጥም በመባል የሚታወቀው እንግዲህ ከዚህ ከእግራችን ዘንግ ጫፍ ላይ ደግሞ ምን አለ? ጉልበት ይባላል በተለምዶ ይህ ጉልበት የሚባለው እንግዲህ እግራችን በደንብ እንዲተጣጠፍ ይረዳናል እግራችንንም በዛ አማካኝነት ያው በጉልበታችን አማካኝነት እናጥፋለን እንዘረጋለን ማለት ነው ለመንቀሳቀስም በደንብ እሚጠቅመን ክፍል ነው። ከእሱ ከፍ ብሎ ያለው ክፍል እንግዲህ እስከ ላይኛው ወገባችን ድረስ የሚያያዘው ክፍል ታፋ በመባል ወይንም ደግሞ ጭን በመባል ይታወቃል ይሄ ታፋ እና ጭን ማለት አቅጣጫው ነው። የሚለያየው እግራችን እና እግራችን የሚጋጠምበት መሃል ላይ ያለው ቦታ ወይንም ያለው የእግራችን ክፍል ጭን በመባል ይታወቃል ያው ያ ክፍል እንግዲህ ትንሽ ስጋ የሚበዛበት ነው። ሌላው ደግሞ በውጪኛው በኩል ወይንም ደግሞ በጎን ውጪኛው በኩል የሚገኘው ክፍል ደግሞ ታፋ ይባላል ማለት ነው። እንግዲህ እግር እነዚህን ነገሮች ይዟል እግር በዋናነት ከአንድ ቦታ ወደ አንድ ቦታ ሰዎች በቀላሉ እንድንንቀሳቀስ የሚያደርገን ተፈጥሯዊ የሰውነታችን የአካል ክፍል ነው። ያው እግር ሙሉ ሰውነታችንን የመሸከም ይሄ ወገብን ጨምሮ የላይኛውን የሰውነታችንን ክፍል የሰውነት ክብደታችን እንግዲህ መጨረሻ ላይ እግር ላይ ነው የሚያርፈው። እና ለዛም ነው አንዳንድ ሰዎች ያው እግራቸውን ሲታመሙ የማነከስ ባህሪ ያሳያሉ ያ እንግዲህ የማነከስ ባህሪ የሚያሳዩበት ሰውነታቸው በተለይ ከፍ ያለ ወይንም ደግሞ ሰውነት ያላቸው ክብደታቸው የጨመረ ሰው ከሆነ ትንሽ ከበድ ይላቸዋል ለምንድነው ሚከብዳቸው የ ዝ ይሄ የሰውነታቸውን ክብደት ሙሉ ለሙሉ የሚሸከመው እግር ስለሆነ ነው። ስለዚህ ያው እግራችንን በደንብ ልንንከባከብ ይገባል በዚህ አጋጣሚ ምክንያቱም እንዴት እንንከባከባለን ካልን አንደኛ ነገር በምንበላው በምግባችን ወይንም ደግሞ አመጋገባችንን ማስተካከል አለብን። ሌላው ነገር እንግዲህ ያው ሰውነታችንም ቀልጠፍ እንዲል ወይንም ደግሞ ትክክለኛ አቋም እንዲኖረን ስፖርት በመስራት ያን ነገር ማስተካከል እንችላለን። ከዛ በተጨማሪ ያው ከዚህ ደግሞ ወጣ ስንል እንግዲህ እግር ያው ለተለያየ ነገር ይጠቀሙበታል ሰው

እሺ እርዳታ እፈልጋለሁ ይላል ርዕሱ እንግዲህ እርዳታ እፈልጋለሁ ማለት ምን ማለት ነው? የሚለውን ነገር ስናይ ትክክለኛ ትርጓሜው እንድታግዙኝ እፈልጋለሁ ወይንም ደግሞ ሌላ እገዛ እፈልጋለሁ እያልን ነው ማለት ነው። እንግዲህ በተለያየ ሁኔታ ውስጥ ሆነን እርዳታ እፈልጋለሁ ልንል እንችላለን ለምሳሌ አንድ ችግር ሲያጋጥመን። ያ ችግር የገንዘብ ችግር ሊሆን ይችላል ገንዘብ አጥተን ሊሆን ይችላል እና ገንዘብ አለው ብለን የምናምነው ወይንም ደግሞ ይኖረዋል ብለን የምንገምተው ሰው ጋር ሄደን እርዳታ እፈልጋለሁ ብለን ልንጠይቀው እንችላለን። ስለዚህ ያን አሉ ማለት ምንድነው? ገንዘብ እፈልጋለሁ ወይንም ደግሞ ገንዘብ አበድረን አበድረኝ እያልኩት ነው ማለት ነው ያው ይገባዋል እንደዛ ስል። ሌላው ደግሞ እርዳታ እፈልጋለሁ ሲባል። ከገንዘብ በተጨማሪ እንግዲህ የሆነ ነገር ሀሳብ ወይንም ለመወሰን ግራ ተጋብቼ ሊሆን ይችላል ወይንም እዛ ነገር ላይ አንድ ነገር አጋጣሞኝ እዛ ነገር ላይ በቂ መረጃ የለኝ ይሆናል። እና በቂ መረጃ ይኖረዋል ወይንም ደግሞ ያውቀዋል ብዬ የምገምተው ሰው ጋር ሄጄ እርዳታህን እፈልጋለሁ ይህ የነገር ምንድነው? ወይንም ብዬ እጠይቃለሁ እንደዛ ስል እንግዲህ ያ ሰው ምንድነው የሚረዳው? የፈለኩት ነገር እዛ ነገር ላይ እዛ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጠኝ ወይንም ደግሞ ያላወቅኩትን ነገር እንዲያሳውቀኝ መሆኑን ይረዳል ማለት ነው። ስለዚህ እርዳታ እፈልጋለሁ ስንል ከሰዎች ሀሳብም ሊሆን ይችላል ማለት ነው። ሌላው ደግሞ እርዳታ እፈልጋለሁ ስንል የጉልበት እርዳታ ሊሆን ይችላል። ይህ ማለት ለምሳሌ አንድ ስራ እየሰራሁ ነው ያንን ስራ ስሰራ ተጨማሪ ሰው ሊያስፈልገኝ ይችላል። ስለዚህ ያንን ስራ የሚሰራ አይነት ሰው ጋር ሄጄ እርዳታ እፈልጋለሁ ስለው ምንድነው እሱ የሚረዳው ያው በጉልበት እንዲረዳኝ ወይንም ደግሞ በጉልበት አብሮኝ እንዲሰራ እፈልጋለሁ ማለቴ ነው። ስለዚህ ያው ያ ሰው ለምሳሌ መጥቶ አብሮኝ የሚሰራ ከሆነ ረዳኝ ማለት ነው የረዳኝ እንዴት ነው በጉልበቱ ነው ማለት ነው በጉልበት አብሮኝ በመስራት። ስለዚህ በጉልበቱ ረዳኝ እላለሁ ማለት ነው። እንግዲህ ይሄ እርዳታ እፈልጋለሁ ስንል እነዚህን ሶስት ዋና ዋና ነገሮችን እናያለን ያው አሁን የዘረዘርኳቸው ነገሮች አንደኛ የሀሳብ እርዳታ ወይንም ደግሞ ሀሳብ በሀሳብ መልኩ መርዳት ይሆናል። ሁለተኛው ነገር ደግሞ በገንዘብ ወይንም ደግሞ በብር በመስጠት መርዳት ይሆናል። ወይንም ደግሞ ያው እንደሚያስፈልገኝ ለምሳሌ በዛ ይሆናል ሶስተኛው ደግሞ በጉልበት በመስራት ማለት ነው በዛ በመርዳት ይገለጻል። ከዛ በተጨማሪ ለምሳሌ እርዳታህን እፈልጋለሁ እና ለምሳሌ እቃህን እንድታውሰኝ የሆነ ነገር ሊሆን ይችላል አውሰኝ ብዬ ልሄድ እችላለሁ አንድ ሰው ጋር ለምሳሌ ኮምፒውተር ፈልጌ ኮምፒውተር እኔ ጋር ከሌለ ኮምፒውተር ያለው ሰው ጋር ሄጄ እርዳታህን እፈልጋለሁ እና ኮምፒውተር ያስፈልገኛል ካልኩት ያው ኮምፒውተር እንዲያውሰኝ እየጠየኩት ነው ማለት ነው። ስለዚህ ያን ኮምፒውተር ከሰጠኝ ያው በኮምፒውተር ሰጠኝ ስለዚህ ረዳኝ ማለት ነው። በምን አይነት መንገድ ረዳኝ ማለት ነው ይሄ በእቃ ወይንም ደግሞ የቁስ እርዳታ ይባላል። የእቃ እርዳታ እቃን በማዋስ በማዋስ እንድገለገልበት በመፍቀድ ማለት ነው። እንግዲህ ያው እርዳታን ስናስብ እንደ ሰውየው አገላለጽ ወይንም ፍላጎት እንደ አጠቃላይ ሀሳቡ እንደ አረፍተ ነገር አወራሩ ይወሰናል ማለት ነው ይሄ ነገር ያው በዚህ መልኩ ሰፋ አድርገን ልናይ እንችላለን። እርዳታ እፈልጋለሁ የሚለውን ቃል ወይንም ትርጓሜ። ከዛ በዘለለ እንግዲህ ሰዎች በተለያየ ማህበራዊ ድረ ገጾች ላይ የተለያዩ እርዳታዎችን ሲጠይቁ እናያለን። በተለይ ይሄ ከገንዘብ ጋር በተያያዘ ጉዳይ እንግዲህ በተለያየ ሁኔታ ውስጥ ሆነው እርዳታን ይጠይቃሉ በተለይ ያው የጤና እክል ሲገጥማቸው ለህክምና የሚሆን ገንዘብ እርዳታ ሊጠይቁ ይችላሉ። ሌላው ደግሞ ያው በተለያየ ጉዳይ ላይ ነው እነዚህ እርዳታዎች የሚጠየቁት በብዛት ግን በማህበራዊ ድረ ገጽ ላይ የሚወጡ የእርዳታ መጠየቂያ ነገሮች ያው የገንዘብ ጉዳይ ሲሆኑ ነው። ማህበራዊ ድረ ገጽ ላይ ወጥተው እርዳታን የሚጠይቁት በተለያዩ ጎዳናዎች ላይም እንግዲህ የተለያየ እርዳታዎችን የሚጠየቁ ሰዎች ይኖራሉ እናያለንም

እሺ እንግዲህ ያ የማወራበት ርዕስ በረዶ ይሰኛል። በረዶ ማለት ምን ማለት ነው። የሚለውን ነገር ስናይ እንግዲህ ቀዝቃዛና የተድቦለቦለ ውሃ ማለት ነው። ያው ውሃ ሲቀዝ በጣም ከፍተኛ የሆነ ቅዝቃዜ ሲኖር ውሃው ወደ በረዶነት ይቀየራል ማለት ነው። እና ያው ቅርጽ ያለው የውሃ እንደማለት ነው በረዶ ማለት በረዶ እንግዲህ በተለያየ አጋጣሚ ይፈጠራል አንደኛ የተፈጥሮ በረዶ አለ ከፍተኛ የሆነ ቅዝቃዜ በሚኖርበት ሰዓት አንዳንዴ ያው ዝናብ ሲዘንብም በረዶ ሊጥል ይችላል። ወይንም ደግሞ በረዶ ሆኖ ሊወርድ ይችላል። ከዝናብ ጋር አንድ ላይ ማለት ነው ያ ማለት እንግዲህ ጠጣር ውሃ እንደማለት ነው የጠጠረ ውሃ ይወርዳል ማለት ነው። በረዶ እንግዲህ ያው ኢትዮጵያ ውስጥ ብዙ ጊዜ አይከሰትም። በሌሎች አለማችን ሀገራት ላይ እንግዲህ በረዶ በጣም ሲያስቸግራቸው ይታያል ያ ማለት እንግዲህ ከፍተኛ የሆነ ቅዝቃዜ አለ ማለት ነው። የዛ ሀገር የአየር ሁኔታ ከፍተኛ የሆነ ቅዝቃዜ አለበት ማለት ነው። ያው በረዶ በምን አይነት አጋጣሚ ወይንም ደግሞ በስንት የሙቀት ልኬት ውስጥ ይፈጠራል። ስንል ከዜሮ ዲግሪ ሴልፊስ በታች ሲሆን በረዶ ይፈጠራል። ወይንም ደግሞ የበረዶ የመፈጠር እድሉ ከፍተኛ ይሆናል። ማለት ነው። በረዶን ሌላው ነገር እንግዲህ በ ይሄ በሰው ሰራሽ መልኩ በረዶን ማዘጋጀት ይቻላል ያ እንዴት ይዘጋጃል ሲባል ያው በፍሪጅ ነው ፍሪጅ እንግዲህ ነገሮችን በማቀዝቀዝ ወይንም ደግሞ ቅዝቃዜን በመፍጠር ይታወቃል። ዋና አላማውም ያው ቅዝቃዜን መፍጠር ነው። ፍሪጅ ስለዚህ አንዳንድ ምግቦች ወይንም መጠጦች። ያለውን ይዘታቸውን ጣዕማቸውን እንዳይለቁ ወይንም እንዳይበላሹ ፍሪጅ ውስጥ ይቀመጣል እንግዲህ ይህ ፍሪጅ ሁለት ክፍሎች አሉት ከላይ በኩል ያለው ክፍል የበረዶ ክፍል በመባል ይታወቃ። ያ ማለት ከፍተኛ የሆነ ቅድቃዜ ያለበት ክፍል ነው። የላኛው ክፍል እዛ ክፍል ውስጥ እንግዲህ የተለያየ ነገር ይገባል አንደኛ ወደ በረዶ እንዲቀየርልን የምንፈልገው ወይንም ደግሞ ረጅም ጊዜ የምናስቀምጠው እዚህ በረዶ ክፍል ውስጥ እናስገባዋለን። ሌላኛው ደግሞ ውሃ በቅርጽ ወይንም ደግሞ ቅርጽ ራሱ ቅርጽ እቃ አለው የፍርጁ እቃ እዛ ውስጥ እንግዲህ ውሃ እናደርግበትና ያንን እቃ ፍሪጅ ውስጥ ወይንም ደግሞ የበረዶ ክፍል ውስጥ እንከተዋለን ስለዚህ ያ ውሃ ወደ በረዶነት ይቀየራል ማለት ነው ያው ከፍተኛ የሆነ ቅዝቃዜ ስለሚኖረው ያ ቦታ ወደ በረዶነት ይቀየራል ስለዚህ ያንን በረዶ አውጥተን ለተለያየ ነገር ልንጠቀመው እንችላለን። ያው ሰዎች በረዶን እንግዲህ በዚህ በሰው ሰራሽ መልኩ የተዘጋጀውን በረዶ የተለያየ ነገር ላይ ሲጠቀሙት እንስተዋዋለን እናስተውላለን ለምሳሌ የተለያዩ መጠጦች ላይ ያንን በረዶ ይጨምሩበታል ያው የመጠጡን ጣዕም ለማጣፈጥ ወይንም ደግሞ ጥሩ የሆነ ቃና እንዲኖረው ይረዳል ያ በረዶ መጠጥ ውስጥ ሲገባ እና እዛ መጠጥ ውስጥ ገብተው የተለያየ ነገር አንዳንድ ሰዎች ያታክልት የሚጨምሩ አሉ መጠጥ ውስጥ ያው የተለያዩ መጠጦች ሲቀያየጡ አታክልት ይጨምሩበታል እንደ ሀባብ ሀባብን ነው በብዛት የሚጠቀሙት ከዛ ጋር አያይዘው በረዶ ሀባብ አንድ ላይ አድርገው እና መጠጦችን በማድረግ የሚጠጡበት ሁኔታ አለ ማለት ነው። ከዛ መጠጥ ጋር አንድ ላይ በማድረግ እና ያው በረዶ እንግዲህ ሌላው ለምን ይጠቅማል ሰዎች የተለያየ ነገር ገብቷቸው ቆዳቸው ወይም ሰውነታቸው የተገጩበት ቦታ ወይም የተመቱበት ቦታ ያብጣል ያ ሲያብጥ እንግዲህ ያዝበት ይባላል። ይህ በረዶ ለምንድነው የሚያዝበት? ያን ያበጠውን ቦታ የመበተን ሀይል አለው ወይንም ደግሞ ያው ደማችን ከፍተኛ የሆነ ሙቀት ተሰምቶት ይሆናል እዛ ቦታ ላይ እንግዲህ አንድ ቦታ ላይ የሚሰበሰበው ያንን ነገር ለመበተንም እየረዳል ይመስለኛል። ከምን ይሄ ከጤና እንግዲህ ከምን አንፃር እንደሆነ አላውቅም የጤና ትልታኔውን አላውቅም። ግን እንደዛ ይባላል በልማድ እንደዛ በረዶ ያዝበት ይባላል። እና ግን በረዶም ሲያዝበት ይበተናል ያበጠው ነገር ይበተናል ማለት ነው እንዲህ በረዶን ለዚህም ነገር ጥቅም ላይ ይውላል። ከዛ እንግዲህ ባለፈ ያው በረዶ በተለያየ የውጪ ሀገራት ላይ አሁን ላይ በጣም በበረዶ ሲሸፈን እናያለን መንገዶችን

እሺ ፀሀይ ይሰኛል ርዕሱ እንግዲህ ፀሀይን በተመለከተ የተወሰነ ነገር አወራለሁ። ፀሀይ እንግዲህ የስነ ፍጥረት ተመራማሪዎች በተለያየ መንገድ ይጠቅሷታል። ፀሀይ እንግዲህ ያው የራሷ የሆነ የሙቀት ሀይል ያላት አካል ነች። እንግዲህ ፀሀይ ያው ለመሬትም ከፍተኛ የሆነ ሙቀት ወይንም ደግሞ ብርሃን የምትሰጠን ነች ማለት ነው ስለዚህ ለሰው ልጆች በጣም አስፈላጊ የሆነች የህዋ አካል ነች። እንግዲህ ፀሀይን ስናስብ ኢትዮጵያ ውስጥ ፀሀይ ሁሉንም አመቱን ሙሉ የሚታይበት ቦታ ቢኖር ኢትዮጵያ ነው እና እንደዛም ይባላል የአስራ ሶስት ወር ጸጋ ትባላለች ኢትዮጵያ ያ የምትባልበት ምክንያት ምንድነው? ዋናኛ ምክንያት ፀሀይ እንግዲህ ሙሉ በሙሉ አመቱ ሙሉ ፀሀይ ይታያል ማለት ነው ወይንም ፀሀይ የምትወጣበት ሀገር ነው ማለት ነው ያም ሲሆን ደግሞ ያው ትክክል ነው። አንዳንድ ሀገራት ላይ ክረምት ሲገባ ፀሀይን ማየት አይቻልም ወይንም ደግሞ የፀሀይ ብርሃንን አይታይም። ስለዚህ ፀሀይ ለዛ ነው እንደዛ የሚባለው እንግዲህ ፀሀይ በመሬት አቅጣጫ ወይንም ደግሞ በመሬት ትክክል ስትሆን ምን ይፈጠራል የሚለውን ነገር ማየት እንችላለን ያው ሙሉ ለሙሉ መሬት ላይ ብርሃን ይሆናል ማለት ነው እንደየአቅጣጫው ነው። ይህ የሚወስነው ምክንያቱም አሁን ለምሳሌ እንደ መሬት ዙር ይወስነዋል መሬት እየዞረች በፀሀይ ፊት ለፊት በሚሆነው የመሬት አካል ላይ ሙሉ ለሙሉ ብርሃን ይሆናል ማለት ነው እና በዚህ ምክንያት ቀንና ጨለማ የሚባል ክፍል አለ ማለት ነው በአንድ ቀን ውስጥ ወይንም ደግሞ በሃያ አራት ሰዓት ብለን የምንጠራ ውስጥ እንግዲህ ያው ይህ ቀንና ጨለማ አስራ ሁለት በአስራ ሁለት ሰዓታት ተከፍሏል ማለት ነው። ሁለቱ ወቅቶች ማለት ነው። ስለዚህ ቀን የምንለው ሰዓት ፀሀይ ሙሉ ለሙሉ የፀሀይ ብርሃን ሙሉ ለሙሉ በመሬት ፊት ለፊት የምትውልበት ወይንም ደግሞ ብርሃን የሚሆንበት ወቅት ነው ማለት ነው ስለዚህ ያንን ብርሃን የምናገኘው በፀሀይ አማካኝነት ወይንም ደግሞ ከፀሀይ ነው ማለት ነው። ስለዚህ ያው ፀሀይ ለሰው ልጆች በጣም አስፈላጊና ጠቃሚ የሆነ ነገር ነው። አስባችሁታል ፀሀይ ባትኖር ሙሉ ለሙሉ ጭለማ ነው የሚሆነው ማለት ነው። እና ያው ፀሀይ ከፍተኛ የሆነ ሙቀት ትለቃለች አንዳንዴ የፀሀይ ጨረር በመባል የሚታወቀውን ስለዚህ ለዛም ነው ብዙ ጊዜ የደኖች መተከል አለባቸው እና ደኖችም መጨፍጨፍ የለባቸውም የሚባለው ምክንያቱም እነዚህ ያው ደኖች ብዙ ጊዜ ሲፈጠሩ የኡዞን ወይንም ደግሞ ይሄ የፀሀይ ከፍተኛ የሆነ ፀሀይ ቀጥታ እኛ ላይ እንዳያርፍ ያግዘናል ኡዞን የሚባለው እንደ ከለላ ወይንም ደግሞ እንደ ግርዶሽ ሆኖ የፀሀይ ብርሃንን ሀይል የሚቀንስልን ማለት ነው። ጨረር የሚቀንስልን ማለት ነው እንግዲህ ያ እንዳይሳሳ እና አርጓዴ ነገርን ማብዛት አለብን ይባላል ከዛ በተጨማሪ እንግዲህ ከተለያዩ ይሄ ኡዞንን የሚያሳሳው ነገር ምንድነው? ከተለያዩ ፋብሪካዎች የሚወጡ ጭሶች ቀጥታ ወደ ህዋ ውስጥ ስለሚለቀቁ እነዛ ጭሶች እንግዲህ ይሄ ኦዞን የተባለውን የፀሀይ ሙቀትን የሚቀንስልን ወይንም ጨረርን የሚያስቀርልን ክፍልን ይጎዱታል ማለት ነው። ለዛም ነው እንግዲህ ለዛም ይመስለኛል ያው የኡዞን መሳሳት እንዳይከሰት ተብሎ እነዚህ የካፍ የፋብሪካ የሚወጡ ጭሶች ላይ ከፍተኛ የሆነ ጥንቃቄ መደረግ አለበት ይባላል። ይሄ ያው በአጠቃላይ እንግዲህ የፀሀይ ብርሃን በተወሰነ መልኩ ለሰው ልጅ አስፈላጊም ነው ያው ፀሀይ ስላለች ይመስለኛል እንግዲህ ቀን የሚባለው ነገር የተፈጠረው ያው ፀሀይ በተለያዩ ቦታዎች ወይንም ደግሞ በተለያዩ ሀገራት ላይ በተለያየ ሰዓት ነው የምትወጣው ማለት ነው። ያ የሚሆንበት ምክንያት እንግዲህ መሬት በምታደርገው ዙር አማካኝነት ነው ፀሀይን በምትዞርበት ዙር አማካኝነት ነው እንግዲህ እነዚህ ቀንና ሌሊቱ ከአንዱ ሀገር ወደ አንዱ ሀገር የሚለያየው ለዛ ነው ያው ሳይንስ እንደዛ ነው። የሚያስረዳው በአጠቃላይ እንግዲህ ያው የፈጣሪ ፍጥረት ወይንም ደግሞ ስነ ህዋ በጣም አስገራሚ የሆነ የሳይንስ ክፍል ነው ወይንም የምርምር ክፍል ነው። እና አንዳንድ ጊዜ ይህንን ስለ ህዋን ሳይ ወይንም ደግሞ ስመለከት በጣም ግሩም የሆነና ጥንቅቅ ያለ ስራ የፈጣሪ ስራ

እሺ ቅርብ የሚለውን ቃል እናያለን ቅርብ የሚለው ቃል እንግዲህ ምንድነው? አንድ እቃ ከአንዱ እቃ ያለው ርቀትን ያሳየናል። ስለዚህ ቅርብ የሚለው ቃል አንጻራዊ የሆነ የቦታዎችን ሁኔታ የሚገልጽልን ነው። ወይንም ደግሞ አንጻራዊ ስንል ሁለት ነገሮች አሉ ማለት ነው በዚህ መሃል። ስለዚህ በእነሱ መሃል ያለውን ርቀት የምናውቅበት ወይንም ደግሞ በእሱ መሃል ያለውን በቃ ርቀት ነው የሚባለው በሱ መሃል ያለውን ርቀት የምናውቅበት ቃል ነው። ወይንም ደግሞ ርቀት መኖሩን የምናሳውቅበት ምን ያህል ርቀት እንዳለው መኖሩን የምናሳውቅበት ቃል ነው ይህ ቅርብ የሚለው ቃል። ስለዚህ አንጻራዊ የቦታን ሁኔታ የሚገልጽልን ወይንም ደግሞ በአንዱ ከአንዱ ቦታ ወደ አንዱ ቦታ ያለውን በመሃል ያለውን እርቀት ክፍተት በመሃል ያለውን ክፍተት የሚገልጽልን ቃል ነው። ስለዚህ ይህን ቃል እንግዲህ በተለያየ ነገር ልንጠቀመው እንችላለን። አንደኛ ለምሳሌ አዲስ አበባ ከአዳማ ይሄን ያህል ርቀት አለው ወይንም ደግሞ መቶ ሜትር ይርቃል ልንል እንችላለን። ይህ ማለት እንግዲህ ያንን ከአዲስ አበባ አዳማ ያለውን መንገድ ወይንም ደግሞ ያለውን ክፍተት በሜትር አማካኝነት ገለጽ ነው ማለት ነው። ስለዚህ ይህ እንግዲህ ይህ ይሄ ማለት ብለን ከዛ ይህ ማለት በጣም ቅርብ ነው ማለት እንችላለን። ስለዚህ ቅርበቱን እየነገርንን ወይንም ደግሞ በመሃል ትንሽዬ የሆነ ርቀት አለው ብለን እያወራን ነው ማለት ነው ስለዚህ ይሄ ቅርብ የሚለው ቃል። ለምሳሌ ያህል የኔ ቤት እና የጓደኛዬ ቤት ቅርብ ነው የኔ ቤት ከጓደኛዬ ቤት ቅርብ ነው ይባላል። አንዳንድ ጊዜ ደግሞ ሆስፒታሉ ከዋናው መንገድ ቅርብ ነው ይባላል ወይንም ደግሞ ዋናው መንገድ ከሆስፒታሉ ቅርብ ነው ሆስፒታሉ ከዋናው መንገድ ቅርብ ነው። ብለን ልናወራ እንችላለን ያ ማለት አንድን ሰው እንግዲህ መንገድ ሲጠይቀን ወይንም ደግሞ የሆነ ቦታ ሲጠይቀን ከዋናው መንገድ ቅርብ ነው ብዙ ገባ አይልም ልንል እንችላለን ስለዚህ እዛው ጋር ነው ዋናው መንገድ ደረስክ ማለት እዛ ደረስክ እንደማለት ነው ወይንም ደግሞ ብዙ ርቀት አትሄድም እያልነው ነው ማለት ነው። እና እንደዛ ልንገልጽ እንችላለን ቦታዎችን ልንገልጽበት እንችላለን ወይንም ደግሞ የሆነ አቅጣጫን ወይንም ደግሞ ብቻ አንጻራዊ የሆነ መግለጫ ነው ይህ ቃል አንጻራዊ የሆነ ነገር የቦታን መግለጫን ያሳያል። ይህ የቦታ መግለጫ እንግዲህ ሁለት አይነት ነገሮች ናቸው የሚሆኑት ይህንን ቃል ስንጠቀም በአንደኛ ደረጃ አንድ ነገር አለ ከዛም በኋላ ያንን ነገር ከእዛ ነገር ጋር ያለው በመሃል የቦታ ክፍተት ወይንም ደግሞ በመሃል ያለው ክፍተት ይሆናል። ስለዚህ አቀማመጣቸውን ጭምር እንገልጻለን ማለት ነው ማለት ነው። በአጠቃላይ ይህን ቃል ያው እንግዲህ በብዙ ነገሮች እንገልጸዋለን ለምሳሌ አንድ ሰው ብዙ አልደረስክም እንዴ ብሎ ሊጠይቀን ይችላል ስለዚህ አረ ደርሻለሁ በቃ ቅርብ ነኝ እኮ አንተ ያለህበት አካባቢ እንላለን ማለት ነው። ያ ማለት እንግዲህ አንተ ወዳለህበት አካባቢ እየደረስኩ ነው ወይንም ደግሞ ብዙ አልሄድም እያልን ነው ማለት ነው። እዛው አጠገብ እንደማለት ነው ያው ቅርብ የሚለው ነገር አጠገብ በሚለውም ይወክላል ወይንም አጠገብ የሚለው ቃል ይገልጸዋል ማለት ነው። ይህ ቅርብ የሚለውን ቃል ስለዚህ አንጻራዊ የቦታ መግለጫ ነው በሁለት ነገሮች መካከል ብዙ ርቀት ሳይኖር ወይንም ደግሞ የተጠጋጉ ነገሮች በመሃላቸው ያለው ክፍተት በጣም ዝቅተኛ ሲሆን ቅርብ ብለን እንጠራለን ወይንም ደግሞ ቅርብ ብለን እንገልጻለን ማለት ነው። ያው ሰዎችም ለእንደዚህ ያለ ነገር ቅርብ የሚለውን ቃል ይጠቀሙታል በብዛት ሲጠቀሙም ይስተዋላል ማለት ነው። ይሄ ነው እንግዲህ ቅርብ የሚለው ነገር

እሺ አፍንጫ የሚለውን ቃል ለማየት እንሞክራለን አፍንጫ ማለት እንግዲህ ምንድነው ከሰውነታችን የአካል ክፍል ውስጥ አንዱ ነው። አፍንጫ ማለት እንግዲህ ከስሜት አምስቱ ከስሜት ህዋሳት ከሚባሉት ክፍሎች ውስጥ አንዱ አፍንጫ ነው። አፍንጫ እንግዲህ ለማሽተት የሚያገለግለን ወይንም የተለያዩ ጠረኖችን ለመለየት የሚያገለግለን የሰውነታችን የአካል ክፍል ነው። ይህ አፍንጫ የሚባለው የአካል ክፍል እንግዲህ ፊታችን ላይ ይገኛል። አፍንጫ የሚባለው የአካል ክፍል በፊታችን በመሃለኛው ክፍል ላይ ሆኖ የሚገኘው ከአፋችን በላይ ቀጥታ ከአፋችን በላይ በላይ በኩል ይገኛል ማለት ነው። ሌላው ደግሞ ከአይናችን ደግሞ በታች መሃል ላይ በሁለተኛው በሁለቱ አይኖቻችን መሃል ላይ ሆኖ ከታች ላይ ነው አቀማመጡ ማለት ነው። ስለዚህ በአይናችንና በአፋችን መሃል ላይ ያለ የአካላችን ክፍል ነው አፍንጫ። እሚባለው አፍንጫ እንግዲህ ከፊታችን የአካል ክፍል ወደፊት ወጣ ብሎ የሚገኘው ወይንም ደግሞ ቅርጾ ትንሽ ሾለል ብሎ ወጣ ያለ ቅርጽ ነው ያለው ማለት ነው። አፍንጫው አፍንጫ እንግዲህ ሁለት ቀዳዶች አሉት ቅርጹን ስናይ ሁለት ቀዳዳዎች አሉት ማለት ነው። ይህ አፍንጫ እንግዲህ ከአየር መተንፈሻ ጋርም ይገናኛል ለመተንፈስ የምንጠቀምበት የሰውነታችን ክፍል ነው የአካል ክፍል ነው። ስለዚህ አፍንጫ የራሱ የሆነ በውስጡ የተወሰኑ ፀጉሮች አሉት እነዛ ፀጉሮች እንግዲህ የራሳቸው ጥቅም አላቸው ምንድነው ጥቅማቸው? የተለያዩ አቧራና ቆሻሻ ነገሮች ወደ አፍንጫችን ሲገቡ በዛ ፀጉር አማካኝነት እንዲቀሩ ያደርጋል አቧራን በመያዝ ይታወቃል። ሌላው እንግዲህ አፍንጫ የንፍጥ በመባል የሚታወቀው ከአእምሮአችን የሚወጣው የተለያየ ትንሽ ዘለግለግ ያለ የፈሳሽ ማውጫ ክፍል ነው። ይሄንን ፈሳሽ ያስወግዳል ማለት ነው። ይህ ፈሳሽ እንግዲህ ከአእምሮአችን ውስጥ ነው የሚመጣው ይባላል። እና በዛ አማካኝነት እንግዲህ ያጸዳል ማለት ነው። ያው የጽዳት ስራ ነው የሚሰራው በዛ አማካኝነት ጽዳት ያስወግዳል ማለት ነው። ማስወገድ ነው የሚባለው። ስለዚህ አፍንጫ ያው አየር ለመተንፈስ ወደ ውስጥ ለማስገባትና ወደ ውጪ ለማስወጣት በዋናነት ይጠቅመናል ማለት ነው። ከዛ በተጨማሪ እንግዲህ በአፍንጫ አማካኝነት የተለያዩ ጠረኖችን ለመለየት እንገደዳለን ወይንም ደግሞ ጠረኖችን ለማሽተት ያገለግለናል። ስለዚህ ያው ከይሄ እምናሸተው እንግዲህ ከለመድነው አንፃር ጠረኖችን እንለያለን ለምሳሌ የምግብ ጠረን የሽቶ ጠረን ሊሆን ይችላል። ወይንም ደግሞ የተለያዩ ዶደራንት ጠረኖች እንደገና አንዳንድ የሳሙና ጠረኖች ብቻ ብዙ አይነት ጠረኖች አሉ ሽታዎች አሉ እነዛ ሽታዎች ለመለየት በዋናነት ያገለግለናል ማለት ነው። ሌላው ነገር አፍንጫ እንግዲህ እየተያያዘ ከአይን ጋር የተያዘ ነገር አለው ለምንድነው? እንደዚህ ያልኩት አሁን አፍንጫ አፍንጫችንን ስንመታ አይናችን ያለቅሳል። ስለዚህ አፍንጫና አይን የተያዘ ነገር አለው ማለት ነው። እና የሰው ልጅ አፍንጫውን ሲመቱት አይና ያው አይናችን እምባ ያወጣል ማለት ነው። ያው አፍንጫ ሲመታ አይን ያለቅሳል ለካ ይባላል እንደውም ከነ ግጥሙ ማለት ነው። እና ያው ሰዎች አፍንጫቸውን ከተለያዩ አላስፈላጊ ጠረኖች መንከባከብ አለባቸው። ይህን ነገር እንዴት ሊንከባከቡ ይችላሉ? ብለን ስናይ አንደኛ አካባቢያቸው ላይ አላስፈላጊ ጠረን የሚፈጥሩ ቆሻሻዎችን በማስወገድ ሌላው ደግሞ የተለያዩ ፍሳሾች ታቁረው የሚቀመጡ ፍሳሾችን ወይንም ደግሞ ይሄ ማቆሪያ ነገሮችን እነሱን ነገሮች በማስወገድም መከላከል እና ቆሻሻዎችን በየፈርጃቸው በማድረግ እና በተገቢው መንገዱ በማስወገድ የአፍንጫችንን ጤንነታችንን በዛው መንከባከብ እንችላለን ማለት ነው። ምክንያቱም ያው ከኢሄ ቆሻሻ በአካባቢያችን ላይ ካለ አየሩ ይበከላል ማለት ነው። ስለዚህ የዛ የቆሻሻ ጠረን ከአየር ጋር አንድ ላይ ሆኖ ወደ አፍንጫችን ወይንም ወደ ውስጣችን ይገባል ማለት ነው። ከዛ አንፃር እንግዲህ የተለያዩ የሚመጡ ቀላልም ከባድም በሽታዎች አሉ ከተለያየ ከጠረና ከሽታ አንፃር አንደኛ ነገር ያው ጉንፋን ብለን የምንጠራው ህመም ነው

እሺ የማወራበት ርዕስ እሁድ እሚል ነው። እንግዲህ እሁድ የሚለው ቃል የተለያየ ፍቺና ትርጉም አለው። እሁድ ማለት እንግዲህ ከሰውነታችን አካላት አንዱ ክፍል ነው ይህ ሆድ የሚባለው ነገር እንግዲህ በፊት ለፊት በኩል ከደረታችን በታች የሚገኘውንም ደሞ ደረታችን ዝቅ ብሎ የሚገኝ የሰውነታችን የአካል ክፍል ነው። እንግዲህ ሆድን ስናስብ የተለያዩ ነገሮች በውስጡ ይዟል አንደኛው እና ዋናኛው ነገር ሆዳችን ውስጥ የሚገኘው አንጀት ነው። እንግዲህ ይህ አንጀት የሚባለው ክፍል ሁለት አይነት ክፍል እንዳለው ይታወቃል። ትንሹ አንጀት እና ትልቁ አንጀት በመባል የሚታወቁት ሁለት ክፍሎች አሉት። አንጀት በዋናነት ምግብ እንዲፈጭ የሚያደርግልን ወይንም ደሞ ምግብን የመፍጨት ሂደት የሚያልፈው በአንጀት ውስጥ ነው። ሌላው እንግዲህ ያው ሆድ ውስጥ ከአንጀት በተጨማሪ ጉበትን ማግኘት እንችላለን። ያው ጉበት እንግዲህ ለምግብ ወይንም ደሞ ወደ ሆዳችን የሚገባውን ነገር በሙሉ የሚያጣራልን ክፍል ነው። እንግዲህ ከዚህ ከጉበት ጋር ተያይዞ ሀሞት የሚባል ወይንም የሀሞት ቀረጢት የሚባል ኢንዛይም ነው ይሄው ሀሞት ምግብ ምግብን ለመፍጨት የሚያገለግል ኢንዛይም ነው ሀሞት አለ ማለት ነው። ሌላው ነገር እንግዲህ ያው ሆድ ውስጥ ከዛ በተጨማሪ የተለያየ ነገር ይኖራል የተለያዩ ኢንዛይሞች ይኖራሉ። ሌላው ነገር ያው ጨጓራም በዋናነት አለ ያው ጨጓራ እንግዲህ ምግብን የመያዣ ዋናው ቀረጢት ነው ማለት ነው። ጨጓራ ያው ከረጢት ስል ትንሽ ያስቃል ያው ምግብን የሚከማችበት ቦታ ነው ጨጓራ ማለት ያው ሆዳችን ውስጥ ሆኖ እንግዲህ ያው ሆድ ከዛ በተጨማሪ እንግዲህ ያው ብዙ ነገሮችን አካቶ ይይዛል። ሆድን ስናስብ እንግዲህ ያው ሁሉም የሆኑ እንስሳት ወይንም ፍጥረታት ሆድ አላቸው ያው የራሳቸው ሆድ የሚባል ክፍል አለ። ለምሳሌ አህያ ብዙ ጊዜ አትጠግብም ይባላል እና አህያ እምብርት የላትም ተብሎ ይታሰባል። እንግዲህ እምብርት ያላቸው ነገሮች የሚጠግቡ የሚባሉ ናቸው ማለት ነው ይሄ አባባል ትንሽ ስለሚገርመኝ ነው ያነሳሁት። ሌላው ነገር እንግዲህ ያው ሆድን ስናስብ ሰዎች የተለያዩ ነገሮች ይላሉ ይሄ ከወር ጋር በተያያዘ የሚባሉ ነገሮች አሉ እነዛ ከሚባሉት ነገሮች ውስጥ እከሌ እከሌ ሆዳም ነው ይባላል እከሌ ሆዳም ነው ማለት እንግዲህ እከሌ ብር ይበላልም እንደማለት ነው። ያው እንግዲህ አመጋገባችን ለተለያየ ሆዳችን ውስጥ ለሚገኙ ነገሮች በጣም ለጤንነታቸው ወሳኝነት አላቸው እና ያው ሰዎች አመጋገባቸው ላይ ትኩረት ቢያደርጉ ብዬ እመክራለሁኝ። ከዚህ አንፃር አንደኛ ያው ስንመገብ መጠነኛ የሆነ ምግብ መመገብ በጣም የሚመከር ነገር ነው። ምክንያቱም ያው ጨጓራ ላይ በጣም ብዙ የሆነ ተጽዕኖ መፍጠር ነው ወይንም ደሞ ማጨናነቅ ነው የሚሆነው ከመጠን ያለፈ ምግብ መመገብ ጥሩ አይደለም ከጤናማ አንፃር ያው አይመከርም። ከመጠን ያለፈ ምግብ የሚመገቡ ሰዎች እና ደሞ ለምሳሌ አንዳንድ ሰው እንደተመገበ የሚተኛ አለ እንግዲህ ለተለያዩ ለትርፍ አንጀት ለሚባል በሽታም ያገለጣል ማለት ነው። ይሄ ከመጠን በላይ መመገብ እና ደሞ ያው እንደተመገቡ መተኛት በራሱ በዛ ራሱ ያው ጥሩ አይደለም ማለት ነው። ሌላው ነገር እንግዲህ ያው ከሆድ ጋር ተያይዞ ሁሉም እንስሳት በሚባል ደረጃ እንግዲህ ሆድ አላቸው። ከዛ ሆድ እቃ ውስጥ እንግዲህ ያው በዋናነት ብዙ እንትኑን የሚይዘው ጨጓራ ነው። ፈርስም የሚባል ነገር አለ ፈርስ የሚባለው እንግዲህ ምንድነው? ይሄ ለእንስሳት ሲሆን ፈርስ ብለን የእምንጠራው ክፍል የተመገቡት ምግብ ከተፈጨ በኋላ የሚቀመጥበት ቦታ ነው። ወይንም ደሞ ያው እንትን ብሎ